የጨረቃ ብርሃንን ትወዳለህ? ለተባለው ጥያቄ እኔ የጨረቃ ብርሃን ማለት እንደ ብርሃን በጣም ነው እንትን የምለው እና እኔ በጨለማ ስራ ምናምን ስርቼ አላውቅም እና ብርሃን ያንድል ማለት የጨረቃ ብርሃን በጣም ደስ የሚል የማታ ድባብ ነው ማለት ነው። ስለዚህ ጨረቃን ማለት ጨረቃ በሚወጣበት ሰዓት ላይ ወቅቶች አሉ አሁን ለምሳሌ ሁል ጊዜ ጨረቃ አይኖርም እና ጨለማ የሚሆንበት የሚሆንባቸው ወራቶች አሉ ስለዚህ ጨረቃ ማለት ጨረቃ በወጣበት በዛ ጊዜ የሚሰሩ ስራዎችን ወጥረው መስራት አስፈላጊ ነገር ነው ማለት ነው። ቀን ሰርተው ቀን በብርሃን እንግዲህ የቀን ፀሀይ አለ ብርሃን አለ ማታ ደግሞ እንግዲህ የጨረቃ ብርሃን ሲደመርበት አሁን ለምሳሌ የሚያርስ ሰው ማታ ማረስ አለበት ማለት ነው አሁን ለምሳሌ እርሻ መስራት ይቻላል የተለያዩ ስራዎችን ማታ በጨለቃ መስራት ይቻላል ማለት ነው። አይ በዛ እንትን የማይል ከሆነ ብርሃን መብራትንም አብርቶ ስራ መስራት እንግዲህ ለሚወድ ሰው መብራትም ቢሆን አብርቶ ስራ መስራት አስፈላጊ ነገር ነው። ከዛ አልኮ ደግሞ ጨረቃውን ወቅቶቹ ለምሳሌ የሚወጡ ወቅቶች አሉ በዛ ወቅት እንግዲህ ስራ መብራት ከሌለ ማለት ነው ወጥሮ መስራት ለለውጥ እንግዲህ መስራት አስፈላጊ ነገር ነው። እና ጨረቃ በጨረቃ እንግዲህ መውጣት እኔ ደስተኛ ነኝ ማለት ነው። ጨረቃ ሳይወጣ ሲቀር በጨለማ ምናምን ድንገት የምጓዝበት ምናምን ካለ በጣም አስተርሌ እና በጣም የሚያስቀይም ነው። ከዛ ላይ ጨረቃ እንግዲህ ካለ በዛ ላይ ባትሪ ካለ ብዙ ነገር ነው። ሰው እንትን ማየትም የሚችለው ጨረቃ ብቻውን እንግዲህ በቂም አይደለም አሁን ለምሳሌ በጣም ጥቅጥቅ ባለ ጫካ ውስጥ እንግዲህ ጨረቃ ምንም እንትን ላይል ይችላል ማለት ነው። ስለዚህ ያ ጫካ ምንድነው? ጨለማ ነው የሚሆነው ለዛ ጨረቃ ብቻውን አያገለግልም ባትሪም አንዳንዴ የሚያስፈልግባቸው ቦታዎቹ ይኖራሉ ስለዚህ። ባትሪንም በአግባቡ መጠቀም አሉ በጨነቃ ቦታ እና ጨረቃ የሚያገለግለው እንግዲህ ዘርፈ ብዙ አገልግሎቶች ቢኖሩም እንግዲህ ማታ ማታ ጨለማ ከሚሆን የጨረቃ በሆን በጣም ደስ የሚል እንትን ነው ማለት ነው። ጨለማ ተገን አድርጎ ማለት የሚንቀሳቀሱ ሰዎችም ልኖር ይችላል ወንጀለኛ ወንበዴ ዘራፊዎች ምናምን ልኖሩ ይችላሉ። እና እነዛ ጨረቃ ሲኖር አብዛኛውን ጊዜ በጨረቃ እንትን አይሉም ጨለማን ተጠቅሞ ወይም ዝናብ በሚዘንብበት ሰዓት ምናምን ሆነው ነው እንግዲህ ሰውንም ሊጎዱ የሚነሱ ዘራፊዎች ምናምን እንትን የሚሉት እንጂ ብርሃን ባለበት እንግዲህ ማንም እንደዚህ አይነት ወንጀል ምናምን ለመስራት አይደፍርም። ድንገት በጣም መጥፎ ጨካኝ ካልሆነ በስተቀር እንደዚህ አይነት ወንጀሎችን ምናምን ለመስራት ስለማይደፍር ብርሃን እንግዲህ ለሁሉም ነገር አስፈላጊ ነገር ነው ማለት ነው። አሁን ለምሳሌ ብርሃን ከሌለ እንግዲህ ጨለማ የሚባለው ነገር በጣም አጸያፊ ነገር ቢኖር ጨለማ ነው ማለት ነው። ስለዚህ ብርሃንን መውደድ አለብን ማለት ነው

የድምጽ መልእክት ትልካለህ? የድምጽ መልእክት ምልክባቸው አጋጣሚዎች አሉ አሁን ሶሻል ሚዲያ ላይ በተለይ ያው ጽሁፍ ምናምን ቴክስት መላላክ ምናምን እወዳለሁኝ ከዛ አልፎ ደግሞ ድምጽ አስፈላጊ ሆኖ ሲገኝ የድምጽ ጥሪዎች መቅጃዎችን ገዝቼ ኒካል ነው ማለት ነው ያ ደግሞ ድምጽ መላክ አንደኛ በጣም ማለት ልክ አጠገብ ሆኖ እንደምንናገር አይነት ስሜት እንዲሰማ ያደርጋል። ቀጥሎ ደግሞ በጣም ጥሩ ነገር ነው አሁን ለምሳሌ ሁሌ ዝም ብሎ ቴክስት ከማውራት በስልክም ደውሎን ካልሆነ ቮይስ ልኮ በድምጽ ማለት ነው መልእክቶችን መለዋወጥ በጣም አስበላ ግን ነገር ነው ምክንያቱም አንደኛ ደስ የሚል ማለት የሆነ በተለይ አሁን ለምሳሌ ወጣት ወንድና ሴት ከሆኑ የድምጽ መመላላክ ልክ ልብን የሆነ በቃ ሊያቀልጥ ይችላል ማለት ነው አሁን ለምሳሌ የሴቷን ልብ ለማቅለጥ የግድ በድምጽ ማውራት ምናምን ከሴት ጋር እንደዛ ይሻላል ወይ ደግሞ ቴክስትም እንኳን ሚያነቃቃ አላርት የሆነ ሀሳብ ውስጥ የሚከታት አይነት ቴክስት መላላክ ምናምን በጣም ጥሩ ነገር ነው እንግዲህ ልክ እንደ ድምጽ ሊያገለግል ይችላል ማለት ነው ሶ ለዛ ድምጽን ሚተካ አይነት እንትን የለም ለምሳሌ የትኛውንም ሰው እንትን ቢያደርግም ፎቶ ቢልክም ምን ቢልክም ግን ድምጽ ከድምጽ ጋር አሁን ለምሳሌ ልክ ድምጽ እንትን ሲወጣ አጠገቡ ሆኖ እንደሚያወራ አይነት ስሜት እንዲሰማ ያደርጋል ለዛ ድምጽህ በጣም ጥሩ ነገር ነው አሁን ለምሳሌ ሰው ልጅ እንግዲህ በድምጽ ነው እንግዲህ ምን ማለት መነጋገር ቃላት አውጥቶ ከአንደበቱ ሲያወጣ ነው ሰው ሌላውን በጆሮ ሚሰማው ስለዚህ በምልክት ብዙ ሰው እንግዲህ ምልክት ድንገት ቋንቋን ማለት መናገር ማይችል ምናምን ካልሆነ በስተቀር በምልኬት ሚጠቀሙት ብዙ ሰው የለም ማለት ነው። ስለዚህ ማውራት እና ከአንደበት የሆነ ቃላቶችን አውጥቶ መናገር የሆነ ነገር ሚፈልገውን ነገር እንኳን ቢሆን አውጥቶ በድምጽ መናገር በጣም አስፈላጊ ነገር ነው ማለት ነው በተለይ ድሮ ድሮ እንግዲህ ድምጾች ማለት ሰው ከሰው ጋር ለመገናኘት ፖስታ ምን ምን ምን ያስፈልግ ነበር አሁን ደብዳቤ ምናምን ተጻጽፎ ነው ሚገናኙት እና በዚህ ዘመን ደግሞ ሰው ለመገናኘት ስልክ በመደዋወል ከዛም አልፎ ተርፎ ደግሞ ለተለያየ አላማ ሚፈልግ ከሆነ ደብዳቤ ጽፎ ፋክስ ማድረግ ካልሆነ በኢሜል በቴሌግራም ማለት በኢሜል መላክ በተለያዩ ሶሻል ሚዲያ አማራጮችን መጠቀም ካልሆነ በቴሌግራም መላክ ያ መረጃውም አንደኛ በፍጥነት እንደደረስን ነው የሚያደርገው ስለዚህ እንደ ድሮ አሁን አይደለም ስለዚህ ሁሉም ነገር አሁን ሶሻል ሚዲያዎቹ እንትኖቹ የድምጽም ይቀበላል የ ሌሎች ቴክስቶችንም እንትን ይላል ፋይልንም ለመላላት ይጠቅማል ማለት ነው ስለዚህ ሁሉም ነገር እንግዲህ እንትኑ ስር ሳይለቅ ሁሉም ነገር ስራ በዛ በደምፅ ማለት በደምፅ የሚሰሩ ስራዎችን በደምፅ ቴክስት የሚሰራ ስራ ካለ በቴክስት ከዛም አልፎ ተርፎ ደግሞ እንትን ምሰራ አሁን ለምሳሌ በ ፎቶ ድንገት የሚሰሩ ስራዎች ሊኖሩ ይችላሉ የተለያዩ እንግዲህ ስራ ዘርፍ ላይ እንግዲህ የተሰማራ ሰው ለስራው የሚያስፈልገውን ግብአት ሁሉንም መሰብሰብ የሚያስፈልገው እንግዲህ በሶሻል ሚዲያ አማካኝነት ነው በዚ ዘመን እና ወይም የሆነ ራሱን የቻለ ቻት ቦት ካልሆነ መልእክት መለዋወጫ አፖች ሀሳብን ምናምን ተቀያይሮ እንግዲህ መስራት ይችላል መለት ነው። ስለዚህ እንደዚህ አይነት እንትኖችን መጠቀም በጣም ጥሩ ነገር ነው እንደ አማራጭ እንደ ድሮ አይደለም አሁን ዘመኑ በጣም እየዘመነ ስለሚሄድ እንኳን ይሄን ሰከንዶች ውስጥ መልእክቶችን መለዋወጥ ምናምን ይችላል ማለት ነው።

አባራ ችግር ይፈጥራል የምለው። አዋራ እንግዲህ ችግሮችን በእርግጥ ይፈጥራል አሁን ለምሳሌ። ቤት ውስጥ አሁን አቧራ ምናምን የሚነሳ ከሆነ ወይም ቤቱ ስትጠረግ ምናምን አቧራ የምንነሳ ከሆነ ቤት ውስጥ ያለውን ነገር ሁሉንም ያበላሻል ማለት ነው። አሁን ለምሳሌ ጠርቢዛውን ያበላሻል። ቤት ውስጥ ያለ ቲቪ ምናምን ካለ የተለያዩ ነገሮች ቤት ውስጥ ያሉ ነገሮችን ሁሉ አቧራ በአቧራ ያደርጋል ማለት ነው። ያ ደግሞ በጣም የሚያስጠላ ነው። ስለዚህ አቧራ አብዛኛውን ጊዜ እቃዎችን ያበላሻል ልብስ ከሆነ ልብስን ያቆሻል። ምግብ እንኳን አሁን ለምሳሌ ሳይከደን ምናምን ካለ ምግቦችንም ሊበክል ይችላል ማለት ነው። ስለዚህ ሌ እንተኖችን አባራዎችን መከላከል እመከላከልበት አማራጭ መንገዶችን መጠቀም በጣም አስፈላጊ ነገር ነው ማለት ነው። አሁን ለምሳሌ ቤት ውስጥ የምውላው የሆነ ነገሮችን ይቀመጠንል ሼፕ ነው ማስቀመጥ የለያዩ ነገሮችን በጥንቃቄ ማስቀመጥ ምናምን ያ በጣም ጥሩ ነገር ነው። ማለት እንደዚያ አቧወራ እንዳይነካ ሌሎች ማለት የሆነ ባክቴሪያዎቹ እንዳያርፉበት ምናምን ያደርጋል ማለት ነው። ስለዚህ የተለያዩ ከበሽታዎችም አንደኛ ራሱንም ለመከላከል ሁለተኛ ደግሞ አንደኛ ማለት ቤቱንም ንጽና ለማስጠበቅ ያገለግላል ማለት ነው። ከዛ አልፎ ተርፎ ደግሞ በስራ ቦታውን ለምሳሌ ኮምፒውተሮችን አንዳንዴ የሆነ ስልኮችን ማሽኖችን ሊያብላሽ ይችላል ማለት ነው። ምን አቧራ አቧራ በጣም ስታክ እንዲሆን ማለት ሲስተሞቹ ስታክ እንዲሆኑ ያደርጋሉ ማለት ነው። የሚንቀሳቀሰው አሁን ፋኖቹ አሉ ያን ፋኖቹን እንዲል እንዳይ እንዳይሽከረከር ሊያደርግ ሁላ ይችላል ማለት ነው። ስለዚህ ያ በጣም ጉዳት አለው ማለት ነው። እና ቆሻሻን ሲጠራ ወይም አቧራ እንዳይነሳ የአንዳንዷን ነገር መጠንቀቅ አስፈላጊ ነገር ነው። አሁን ለምሳሌ ቤት ስጸዳ በውሃ የምትጸዳ ቤት መንገድ ዝም ብሎ ከ እንትን ከመጥረግ ይልቅ ውሃ ምናምን እንትን አድርጎ መጠቀም ምናምን አስፈላጊ ነገር ነው። አሁን በውሃ ማጽዳት ምናምን ይሻላል ማለት ነው። ስለዚህ አቧራ ላይ አየስነሳም ያ እንግዲህ የቆሸሹ ነገሮችን ማጠብ ቶሎ ቶሎ ማጠብ አቧራ ያለውን ነገር ጫማ እንኳን ቢሆን ውጪ ተረግጦ ምናምን የመጣውን ውጪ አራ እዛው አራግፎ የውሃ ጫማውን ምናምን አጥቦ መግባት በጣም በተሻለ ነው ማለት ነው። ስለዚህ ሁሉም ሰው በጥንቃቄ ማለት አሁን አቧራ ስናየው ትንሽ ቀላል ነገር ይመስላል እንጂ ሰውንም እንኳን እስከ ሞት የሚያዳርግ በሽታ ሊፈጥር በሰው ላይ ሊፈጥር ይችላል። ስለዚህ ጥንቃቄ ለሁሉም ነገር በጣም አስፈላጊ ነገር ነው። ጥንቃቄ መውሰድ የሚደረጉ ነገሮችን በቃ በውሃ አጥቦ እንትን ማድረግ በጣም አስፈላጊ ነገር ነው። ስለዚህ እያንዳንዷን ነገር ችግሮቹ እንዳይፈጠሩ አቧራ እንዳይነሳ ማድረግ የሚቻለው ሰው መጀመሪያ ጥንቃቄ በተሞላበት መንገድ የሚጓዝ ከሆነ ያ ነገሮቹ ሁሉ ላይፈጠር ይችላል። ስለዚህ አቧራ ተነስቶ አሁን ለምሳሌ ኮምፒውተር የሚሰራበትን ኮምፒውተር የሚዘጋ ከሆነ ፋኖቹ የኮምፒውተር ፋኖቹ የማይሰሩ ከሆነ ማለት በዛ በአቧራ ምክንያት የሚቆም ከሆነ በጣም ይሄ አደጋ ነው ማለት ነው። አሁን ለምሳሌ ብዙ ፋይሎቹን ይዞ ሊጠፋ ይችላል። የተለያዩ ነገሮቹ እዛ ውስጥ ስላለ የፋይሎችን እንትን ደህንነት ለመጠበቅ ሲባል ያ ፋኖችን ማቆም አለበት ማለት ነው። ስለዚህ ይሄ ልክ አይደለም። እና በአንዳንድ በስራ ጉደይ እንዲህ አይነት ነገሮች ልፈጠር ስለሚችል ጥንቃቄ መውሰድ አስፈላጊ ነገር ነው

አብዛኛውን ጊዜ በቤት ውስጥ ነው መሆን የምፈልገው እና ቤት ውስጥ ስራ ምናምን ኦንላይን ስራዎችን ቤት ውስጥ ቁጭ ብዬ ነው የምሰራው። የት ማለት ውጪ ላይ ለመዝናናት ምናምን እወጣለሁ ግን አንዳንዴ የሆነ ቤት ውስጥም የማይመችበት ሁኔታ ካለ ውጪ ወጥቼ ደግሞ እንደዚህ አይነት እንደዚህ ስራዎቹ ምቹ ቦታ ካገኘው ስራ እሰራለሁ። ማለት ስለዚህ አብዛኛውን ጊዜ ከቤት ውጪ ማሳልፈው ለእረፍት ምናምን ሲሆን እንጂ ቤት ውስጥ ለስራ ምናምን ቁጭ ብየ ቤቶ ውስጥ ነው የምሰራው ስራዎችን የተለያዩ ነገሮችን ደግሞ ቤት ውስጥ ብዙ ነገሮችን ነው የማደርገው እና ከውጪ ደግሞ የማደርጋቸው ነገሮች ምንድን ነው አንደኛ ከሰው ጋር ለመገናኘት ከአዳዲስ ሰዎች ጋር ለመተዋወቅ ምናምን ውጪ ይሻላል ማለት ነው። እንግዲህ ውጪ ሆኖ ስራ መስራት እና ቤት ውስጥ መስራት ቤት ውስጥ መስራት ማለት የሆነ በቃ ፈታ ብለህ የራስህን ስራ ነው ቁጭ ብለህ ምንም ሳትጨናነቅ ሳታስብ በቃ ምንም ሳትረበሽ የምሰራው አይነት ስራ ነው። ሌላው ደግሞ በውጭ እየዞርክ የምትሰራው ስራ አንደኛ ዲካምም አለው ያደክማል በጣም ነው የሚያደክመው የአንዳንዱን ነገር ከሰው ጋር የምትጨቃጭቅበት ጉዳይ ይኖራል የተጨቃጭቀህ ተስማምተህ የአንዳንዷን ነገር እንትን ቢለህ ምሰራው አይነት ስራዎቹ ይኖራሉ። ስለዚህ አብዛኛውን ጊዜ ቤት የምሰሩ ስራዎች አይነት ውጪ አይሰሩም ውጪ የሚሰሩ ስራዎቹ በጣም ማለት የሆነ አንደኛ የማኔጅመንት የሁኔታው ስራዎቹ ምናምን ሊሆኑ ይችላሉ። ከሰው ጋር ተጨቃጭቄ ወይም ምን ብለህ የምትስማማው የምትግባባው ነገር ይኖራል በጠረጴዛ ዙሪያም ገና አውርተህ ምናምን የሆነ ነገሮች የምትስማማበትን ነገር ይኖራል። ስለዚህ ቤት ውስጥ እንደመስራት ቀላል አይደለም ውጪ ላይ መስራት ግን ውጪ ላይ አድቫንቴጁ ማለት ጥቅሞቹ በጣም አሉ ማለት ነው። ውጪ ላይ ሲሰራ ውጪ ላይ እንግዲህ ምንድነው አንደኛ የተለያዩ የስራ አማራጮችን ከሰዎች ጋር በመተዋወቅ ልታገኝ ትችላለህ። የተለያዩ ነገሮችን እንግዲህ አዳዲስ ነገሮችን አግኝተህ ወደ ቤት ትመጣለህ ከሰው ጋርም የሚሆን እያወራህ ምናምን ፈታ እያልክ ስራ ትሰራለህ። ግን ቤት ውስጥ ብዙም ከሰው ጋር የምታወራው ነገር ስላሌለ ምንም ራሴን በቃ ያው ሙዚቃ ወይም መዝሙር እያዳመጥክ ስራዬን ብቻ ነው የምትሰራው ማለት ነው። ስለዚህ ስራ ለመስራት የሚያገለግለው ቤት ውስጥ ቁጭ ብሎ መስራት ነው ማለት ነው። እና ሰዎች አብዛኛውን ጊዜ እኔ በበኩሌ ማለት ነው በኩሌ ጊዜ ማጥፋት የምፈልገው ብቻዬን ማለት ስራ የምትሰሩ ስራዎችን አብዛኛው ጊዜ እሰራለሁኝ ግን ሶ እኔ ስር ስራ ሰው ምሳለቅ ወይም ረብሽ ምናምን ከሆነ በጣም ነው የሚያናድደኝ። ስለዚህ ሰው መረብሽ የለበትም የእያንዳንዱን ነገር ሰው ነው አሁን ለምሳሌ በኔ በምሰራበት ስራ ላይ እንዲሁም ማበረታታት ጎበዝ በርታ እንደሚል ልርዳ እንዲህ አይነት ሰዎችን ነው የሚፈለጉት እንጂ ምንም ውሃ በምትል የማይረሳ ውሃ በማያነሳ ነገር መጣላት መጨቃጨቅ ምናምን ብዙም ደስ አይልም። ስለዚህ ቤት ውስጥ መሆን አንደኛ በጣም ደስ የሚል ነገር ነው። አሁን ለምሳሌ ባለ ትዳር የሆነ ሰው ቤት ውስጥ ሲሆን ቡና ይፈላል ብዙ ነገር ይሆናል እንግዲህ የሚበላ ነገር የበቀ ናቹራል በቃ ቤት ውስጥ የተሰራ ምናምን ነው እንጂ አሁን ውጪ ሰው የምበላ ሰው በቃ በጣም የሆነ ወይ ጨጓራው ሊጎዳ ይችላል። በብዙ ነገር ታማሚ ሆኖ ነው ወደ ቤቱ የሚመለሰው እና ቤት ውስጥ ያለ የምግብ አሰራሩም በጣም ደስ የሚል ነው። ምክንያቱም ናቹራል ሁሉም ነገር ናቹራል ስለሆነ አሁን ይሄ ብዙ ሰውን ለማዳረስ የሚያደርገው እንትን በጣም የሆነ ጥንቃቄ የጎደለ አይነት ስራ ምግቦችንም ብሆን በጥንቃቄ የጎደለ ስራዎችን ነው የምሰራው እና ያ በጣም ምደብር እንትን ነው። እና ምግብ ምናምን ስትሰራም በውጪ ጥንቃቄ ስለሌለው ውስጥ ማለት ቤት ውስጥ መመገብ ምናምን በጣም ጥሩ ነገር ነው። ስለዚህ አብዛኛውን ጊዜ እንዲህ ብሆን ይመረጣል

ከደንበኛ ጋር ትገናኛለህ ለምለው እኔ ከደንበኛ ጋር አሁን ብዙም ከደንበኛ ጋር የሚሰራው ስራ ስለሌለ ተገናኝቼ አላውቅም። ግን በስራ ማለት አሁን በግሌ ጉዳይ ተገናኝቼ አላውቅም እንጂ። በመንግስታዊ ጉዳይ ምናምን ከሆነ ተገናኝቼ የማወራውን ነገር አውርቼ ከደንበኛ ጋር ምናምን የተሰጡኝ ደንበኞች አሉ ከእነሱ ጋር አውርቼ አንዳንድ የምግባባቸው ሀሳቦች ካሉ ተግባብተን ምን ብለን ነው ምን እንትን የምለው ምንለያየው ማለት ነው። ስለዚህ መግባባት የሚገቡ ሀሳቦች ካሉ እንግባባለን አይ የማይገቡ ማለት የሆነ አንዳንዴ ሁሉም ሀሳብ ላይ መግባባት ከደንበኛ ጋር በጣም ከባድ ነገር ነው። ምክንያቱም ደንበኛ ሲመጣ የሚመጣው ራሱን ችግር እንጂ ያንተን አሁን ለምሳሌ አንተ የምትለውን ነገር የመፍትሄ አቅጣጫ ለመስማት አይደለም ችግሩን በቃ በሌሊት በየትኛውም መንገድ እንድፈታለት እንጂ። አሁን ያለውን ነገር ወይም ህጉንም ይሁን አምኖ የመቀበል አዝማሚያ አብዛኛው ኢትዮጵያዊ የሆነ ሰው ይሄንን እንትን ልረዳ አይፈልግም። የሚፈልገው ምንድነው? በቃ የሆነ ነገር መሆን አለበት የሆነ መፍትሄ አቅጣጫ የሆነ በቃ የሆነ ሁሉም ነገር በእጁ እንዳለ አይነት ስልጣን በእጁ እንደምሰራ አይነት ነገር አድርጎ ነው የሚያስበው እና ያ በጣም ከባድ ነገር ነው። እና እንደዚህ አይነት ችግሮችን ለመፍታት መንግስትም በራሱ ስራ መስራት አለበት እና ነገሮቹ ሁሉም ማለት አሁን እሱ ባሰበው ሳይሆን መሆን ነው የሚገባው። ትክክለኛ ህጉ ምንድነው የምለው ከህጉ አኳያ ምን ማድረግ አለበት። የሚለውን ነገር እያንዳንዱ ነገር እንትን ማለት አለበት እንጂ። አንዴ በቃ የሆነ ነገር ስለሆነ ብቻ እንዲህ አይነት ነገሮችን እንትን ማለት በጣም ከባድ ነገር ነው ማለት ነው። ስለዚህ ነገሮችን በስነ ስርዓት ወይም በቃ ነገሮችን ማጠን እና እንትን ማለት በጣም መፍትሄ ለዛ መስጠት በጣም አስፈላጊ ነገር ነው። ሶ ለዛ የምሆን የመፍትሄ አቅጣጫ ወይም የመፍትሄ ሀሳቦችን እንጂ የሆነ የማይሆን ነገር እንትን ማለት ልክ አይደለም። አሁን አንድ ደንበኛ ሲመጣ ደንበኛ ልክ ማስቀየም ይልቅ እንግዲህ ወይም ሌላ ቦታ ሸውዶ ምናምን መሄድ ነው የሚሻለው። እንጂ ደንበኛ ደግሞ ራሱን ሀሳብ ነው በቃ እኔ የምለውን ነገር ልክ ነው ማንም የምለውን እኔና ልቀበል የሚሉ ሰዎችም አይጠፉም። ስለዚህ እንዲህ አይነት ሀሳቦችን ላለመቀበል ይሄው መሸወድ ነው የሚሻለው። እንግዲህ ተናግሮ የሚያሳምን ከሆነ ማለት እኛ በምንናገረው ነገር ወይም እኔ በማወራው ነገር የሚያምን ከሆነ ያደርጋል የማያምን ከሆነ ምንም ሲማድረግ ስለማልችል። ወይም ሌላ ሰው እንዲያስተናግደው እንግዲህ ወይም ለሌላ ሰው አሳልፈህ እሰጣለሁኝ እንጂ። እኔ እንግዲህ ከእሱ ጋር ብዙ እንትን አልልም አይደለም። አሁን ለምሳሌ ከዚህ አይነት ከዚህ አይነት ሰው ጋር ጊዜ እዚህ የሚሆነው በከንቱ ማሰለፍ በጣም መጥፎ ነው። ምክንያቱም ወይ አያምንም ወይ አንተን እንትን አድርጎ በህጉ ሄዶ አያሳምንም። ምክንያቱም ህጉ የሚለው ነገር ሌላ እሱ ለራሱ ሀሳብና ለራሱ ለግሉ ፍላጎት ሲባል ህጉን አጣሞ እዛው አንተ ይመጣል ያ በጣም የሚያስጠላና እንትን የሚል ተግባር ነው። ስለዚህ እንደዚህ አይነት ነገሮችን እንዳይከሰቱ ምን ቅድመ መከታ መከላከል አስፈላጊ ነገር ነው። እና ሰው ሁሉም ሰው አሁን ለምሳሌ እንዲህ አይነት ነው ማለት ከባድ ከባድ ነው። ሁሉም ሰው ሳይሆን አልፎ አልፎ አንዳንዴ ሰዎች አሉ ማለት በቃ እኔ የሚለው ነገር ብቻ ይሁንልኝ የሚሉ ሰዎችም እንዳሉ እንግዲህ ሁሉም ሰው እንትን አለ ማለት ነው። እና ነገሮቹን እንግዲህ በዛ ልክ እዛ በቃ እኔ የምለው ነገር ካልሆነ እናንተ የማንም ልክ አይደለም ብሎ እንዲያስብ ያደርጋል ማለት ነው። ይሄ በጣም ማለት አግባብነት የጎደለ አመለካከት ነው ማለት ነው።

ስራ አድካሜ ነው የምለው ስራ። ያው ባያደክምም እንግዲህ ስራ ማለት ሁሉም ስራ አድካሚ አይደለም በርግጥ ግን። ስራ በባህሪው የሚያደክም ስራ አለ ማያደክም ስራ ማለት እንዴ? በቃ ከ ከ ጤንነት አንፃር አሁን ለምሳሌ አንድ ሰው ሰርቶ ለፊቶ የሚያገኘው ነገር እና ሰርቶ ለብቶ ሳያገኝ ያን ነገር የሚፈልገውን ነገር ሳያገኝ ሲቀር በጣም የሚያናድድ ነገር ነው። ስለዚህ ዋናው ሰው በለበት ልክ ገቢ ወይም የሆነ ነገር ማግኘት አለበት። እና ሰው ማለት ሰው ስለሆነ ብቻ ሳይሆን ሰው በሰራ የሰራውን የለፋውን ማግኘት ግድ ይላል። ምክንያቱም ማገኝ ከሆነ ወደ ቅሬታ ምናምን ይገባና እንግዲህ ወደ ሌላ ወንጀልም ሊገባ ይችላል። አንድ ሰው ለምሳሌ የሰራውን የለፋውን ነገር የማይሰጠውን የማያገኝ ምናምን ከሆነ እንግዲህ አስቸጋሪ ነው ማለት ነው። ስለዚህ ስሰራውን ያላገኘ ሰው እንግዲህ ሌላ ሰው ደግሞ እንትን ይሆናል ማለት በጣም ከባድ ነገር ነው። ያው ማለት በማንም እንትን አሁን ለምሳሌ መሆን ያለበት ምንድነው? የሰራው ሰው የሰራውን ነገር ማግኘት አለበት። ግን ካልሰራ ያው ምንም የሚደረግ ነገር የለም። አንድ የሰራበትን ነገር የግድ ማለት የሰራውን የለፋውን ነገር ማግኘት አለበት ብዬ ነው። በራሴ እኔ የማምነው እና ሰው ለፍቶ ጥሮ ግሮ የማያገኝ ከሆነ በጣም ማለት የሚያስጠላ ነገር ነው ማለት ነው። እና ሰውን ለፍቶ ጥሩ ግሮ የሆነ በቃ ይሄ ማግኘት ያለበትን ነገር ማግኘት አለበት። የነው እኔ ራሴ አንድን ነገር የምወስነው ማለት ነው። እና ከዛም አልፎ ጠርቆ ደግሞ ሰው አሁን ለምሳሌ ያልሰራ ሰው ያልሰራ ሰው ማግኘት የለበትም ምንም አሁን ለምሳሌ ያልለፋ ሰው ማግኘት አለበት ብዬ እኔ አላስብም አላምንም። ምክንያቱም ሰው የለፋውን የደከመውን ነገር ማግኘት አለበት እንጂ ዘምቦላው ከመረት ተነስቶ የሚፈልቅ ነገር የለም። እና ለዛም ነው ሰው አንድ ሰው አሁን ለምሳሌ የለፋበትን ነገር ሳያገኝ ሲቀር በቃ በደልነት ማለት ሰው እንደበደለ አይነት ነገር ሊሰማው ይችላል። እና ያንን ነገር እንዲቀርፍ ምንድነው? ማርሚያ መሆን ያለበት ሰው የለፋውን የደከመውን ጥሮ ግሮ ማለት መብላት አለበት ብዬ ነው። እኔ ብራሴ እንትን የማደርገው እና ያ ድንገት የማለት ሰውን እንትን የሚያደርግ ከሆነ እኔ በራሴ በኩል ልክ ነው ብዬ አልቀበልም። ምክንያቱም ሰው ለፍቶ ጥሩ ግሮ ማግኘት አለበት እና ስራ አድካሚም ሊሆን ይችላል አሁን ሚስር አብዛኛው ስራ አድካሜ ነው። ግን ጭንቅላትን በመጠቀም አሁን ነው ምሳሌ ደላላ ላለ ማለት ምንድነው የምሰራው? በስልክ ስልክ በመደወል ብቻ እንዴት ርስጥ በቃ ስልክን ስልክ ከጆሮዋ አይወርድም። ግን ገንዘብ ያትማል ማለት ነው። እንዴ አይነት እንትኖች አሉ ሰዎች አሉ ማለት እንዲህ አይነት እንትን አሁን ለምሳሌ የሚሰራ ከሆነ በጣም ከባድ ነው። ማለት ነው አንድ ሰው አሁን ለምሳሌ የለፋው እያለ ያለፋው ገንዘብ ምናምን የሚያገኝ ከሆነ ይሄ በጣም ከባድ ነገር ሊሆን ይችላል ማለት ነው። ሶ ሶ ስሰራ ምናምንም ነገሮችን አጥንቶ ምን? ብሎ መስራት አለበት ማለት ነው። እና ይሄ እንደ እንትን እንደ እኔ አሁን ለምሳሌ ከባድ እንትን ነው ማለት ነው። ከባድ ነገር ነው ማለት ነው

በዚህ ቅዳሜና እሁድ ምን ታደርጋለህ? በዚህ ቅዳሜና እሁድ ማደርብ የሚፈልገው የምችለው ነገር ምንድነው? በቃ ቅዳሜና እሁድ ስራ ካለ ስራ ስላለው ከዛ ያው መዝናናት ነው ማለት ነው። እና ሶ ስዝናና ምናምን እየተዝናና መስራት በጣም ጥሩ ነገር ነው። ግን ስራውን ትቶ መዝናናት ብቻ የሚያበዛ ከሆነ እንግዲህ አደጋ ላይ ነው ማለት ነው። ህይወቱ አንድ ሰው መዝናናት ባለበት ሰዓት ላይ ተዝናንቶ ስራ መስራት ባለበት ሰዓት ላይ ስራ መስራት እንጂ ሃያ አራት ሰዓት። ወይም ሳምንቱን ሙሉ ወይም ቀኑን ሙሉ ተዝናንቶ ተዝናንቶ እንግዲህ ወይም አሁን ለምሳሌ የሚያገኘው ነገር ከሌለ በጣም ከባድ ነው። በኋላ የተዝናናውን በዜሮ ያባዛና ወደ ጭንቀት ይገባናል ማለት ነው። ስለዚህ ስራም ሰርቶ ከስራ በኋላ መዝናናት ምናምን ቢያስፈልገው ነገር መዝናናት እንጂ ምንም ስራ ሳይሰራ ወይም የሆነ ነገሮቹ እንትን ሳይሉ ከመሬት ተነስቶ እኔ ስራ እሰራለሁ ማለት እዝናናለሁኝ ብሎ የሚወጣ ከሆነ በጣም ከባድ ነው። እና ሰው አሁን ለምሳሌ መዝናናትም ያለበት ስራውን ሰርቶ እንግዲህ በደከመው ልክ ነው ስራ የሚያደክም ከሆነ ደክሞ እንግዲህ እያንዳንዷን ነገር ስራውን የስራውን ውጤት ካየ በኋላ እረፍት ምናምን የሚያስፈልግበት ከሆነ እረፍት ማድረግ እንጂ አቆሞ እረፍት ምናምን ማድረግ በጣም ጥሩ ነገር አይደለም። እና እረፍት ለማድረግ ስራ ማቆም ልክ አይደለም እና ስራም ራሱን የቻለ ጥቅም አለው እረፍትም በእርግጥ ከስራ በኋላ አስፈላጊ ነገር ነው። ለሰው ልጅ እና እረፍት ከማድረግ ማለት አሁን ለምሳሌ አንድ ሰው ሰርቶ ለፍቶ ጥሮ ግሮ እሁድ እንግዲህ ማረፍ ግድ ይላል ማለት ነው። ሳምንቱም ሁሉ ሰባት ስድስት ቀኑ ሙሉ ስራ ሰርቶ ግን አንድ ቀን ነው ቢያርፍ መጥፎ ማነው ማለት አይደለም። ስለዚህ ማረፍ ያለበት ሰዓት ላይ ማረፍ ነው የሚያስፈልገው ማለት ነው

መናፈሻ ምን ያህል ጊዜ ታሳልፋለህ ለሚለው ጉዳይ? መናፈሻ ላይ ብዙም ጊዜ እኔ ተቀምጬ ምናምን አላሳልፍም እና መናፈሻ ላይ ማሳለፈው ምንድነው? ቡና ምናምን ነው ለመጠጣት። የሆነ በቃ ለመዝናናት ምናምን የሆነ የተወሰነ ሰዓታትን አትርፌ ምሄድበት ሁኔታ ካለ ማለት አለ። እንጂ እንትን ለማድረግ እኔ በብዛት ሄጄ አላውቅም ዝም ብዬ ተቀምጬ ምናምን እንትን ለማለት ሂጀ አላውቅም። ግን መናፈሻ የሚሄደው ስራ ምናምን ካለ ስራ ለመስራት ሰውን ማገኘው ሰው ድንገት ሊኖር ይችላል እነሱን ለማግኘት ምናምን እሄዳለሁ እንጂ መናፈሻ ላይ ዝም ብዬ ጊዜን የማባክንበት ጊዜ የለኝም ማለት ነው። እና መናፈሻ እሄዳለው ሲሄድም የሆነ አላማ ይኖረኛል ቡና ከጠጣሁ በኋላ ያው ራሴን ሪፕሬሽ ምናምን ካረኩኝ በኋላ። አስፈላጊውን ከሰው ጋር ምናምን አሁን ለምሳሌ ማውራው ጉዳይ ካለ። እዛ ሄጀ ቡና ካፌ ወይ መናፈሻ ላይ ንግግሮችን ምናምን አደርጋለሁኝ ከዛ ካወራው ምናምን ካልኩኝ በኋላ ወደ ስራዬን ማለት ወደ ስራዬ እመለሳለሁ ማለት ነው። ሶ አብዛኛውን ጊዜ እኔ መናፈሻ ላይ ጊዜ ማሳለፈው ልክ ለስራ ጉዳይ ምናምን ካልሆነ በስተቀር እኔ ጊዜየን እንትን አድርጌ አላውቅም። መናፈሻ ላይ ዝም ብዬ ማለት ነው እና ያ ጊዜን በመናፈሻ ላይ ማሳለፉ አንደኛ ጥቅም አለው። ምክንያቱም ከሰው ጋር ተገናኝተህ ስታወራ ስትጫወት ወይም ድሮ የልጅነት ጓደኛም ሊሆን ይችላል የሆነ በቃ የሆነ አጋጣሚዎች ከዚህ በፊት ከተገናኘው ሰው ጋር ምናምን ለመጫወት ምናምን አስፈላጊ ነገር ነው። ማለት ያው እንደዚህ ቁጭ ብሎ ህይወት ታሪክን ያሳለፍናቸውን ነገሮችን አሁን ያለንበት ሁኔታ ደረጃ ምናምን ወደፊት ምን ማድረግ እንዳለብን እቅድ ምናምን ካለ ቁጭ ብለን የምናወራው ልክ በንደዚህ አይነት ሁኔታ ስለሆነ እንትኖችን በአግባቡ እንትን ማድረግ አለብን ማለት ነው። አሁን ለምሳሌ ኮኔክሽኖች አሁን ለምሳሌ ከሰው ጋር ማውራት በጉዳይ ካለ ጉዳዮችን በአግባቡ ሀሳቤን እስካስጨርስ ድረስ ማውራት ያለብኝን ነገር ማውራት ነው ማለት ነው። ስለዚህ አንድ አሁን ለምሳሌ ሰው ዝም ብሎ መናፈሻ ላይ በርግጥ ጊዜን የሚያሳልፍ ሰው አለይ ብዬ አላምንም። በዚህን ጊዜ ማለት ነው። እና ያም ድንገት የሚያሳልፍ ከሆነ እንግዲህ ተጎጂ ነው ማለት ነው። በዚህ ዘመን እንደዚህ አይነት ሰው አይገኝም ማለት በጣም የዋህ እና ሞኝ ሰው ማለት ነው። እና ስራ ላይ አሁን ሲሆን የኔ ነገሮች ምናምን እንትን ለማለት ጊዜን እንትኖችን ለመጠበቅ ማለት አሁን ያለውን ሁኔታ ምናምን ለማብቃቃት ከሰው ጋርም እንትን ለማለት የሚያስፈልገው ነገር ምንድነው? እንትን ማለት ነው ማለት ነው። ጊዜን ማለት ከ ሰው ጋር መናፈሻ ምናምን ሄዶ ማውራት ወይም ሰውን ጠብቆ የሚያወራበት ጉዳይ ካለ ወይም የሚነጋገርበት ጉዳይ ካለ መነጋገር ምናምን አስፈላጊ ነገር ነው ማለት ነው። ስለዚህ እነዛ ነገሮቹን እንትን ማለት በጣም ማለት ጊዜን ለመጠቀም ምናምን ሰውን በቃ ቶሎ አግኝቶ ከዛ ወደ ስራ የምንመለስበትን ምናምን ማሰብ እንጂ። ዝም ብሎ ጊዜን የመግደል ምናምን አሁን ለምሳሌ ዝም ብሎ ወሬ እያወራ ምን እያለ ምን እያለ ጊዜን ማሳለፍ ጥሩ አይደለም። ግን በስራ ላይ ሆኖ ስራን እየሰራ ምን እያለ ጊዜን ማሳለፍ በጣም ደስ የሚል ነው ማለት ነው። ለዛ ስራ መውደድ ሰው መሆን በጣም ጥሩ ነገር ነው። እና ሰው ጊዜን ማሳለፍ በምፈልግበት ነገር ላይ ጊዜውን መጨረስ አለበት

ስንት ኢሜል ትልካለህ? እኔ ኢሜል የምልከው እንግዲህ በስራ ጉዳይ ከሆነ ለምን አንድ ሚሊየንም አይሆንም እና ኢሜሎችን ይልካለሁኝ ግን ዝም ብዬ ከመሬት ተነስቼ አሁን ኢሜል የምልክበት ጉዳይ ስለሌለኝ ልኬ አላውቅም። እና ኢሜል የምላከው አንዳንዴ ስራ ምናምን በጣም አንገብጋቢ ስራ ማለት ስራዎቹ ካሉ ያን ስራ ለመስራት ኢሜል ለመላላክ ኢሜሉን እስኪመለስ ድረስ መጠበቅ ምናምን ያ በጣም ማለት እንትን የሚል ጉዳይ ነው ማለት በጣም ደስ የሚል ጉዳይ ነው ማለት ነው። ስለዚህ ኢሜሎቹን መቀበል መላክ ነገሮችን ደግሞ እንግዲህ እያንዳንዷን ነገር እንግዲህ የህይወት አቅጣጫ ነው ሁሉም ሰው ስራ ሰርቶ ምናምን ለፍቶ ጥሮ ግሮ ነው። እንትን የሚለው እና ሰው ከመሬት ተነስቶ እንትን አይደለም ሰው ስራ ለመስራት እያንዳንዱን ስራ ጊዜና ሁኔታን አቋርጦ ስራ መስራት አለበት። እና ስራ ሲሰራ ደግሞ ምንም እንደው ለምሳሌ ኢሜሎቹ ምናምን ይላካሉ የተለያዩ ንግግሮቹ ሊደረጉ ይችላሉ። እና ኢሜሎቹን በአገባቡ መላክ አንዳንዴ የሆነ የፊሽንግ ኢሜል አይነቶች አሉ ፊሺንግ ኢሜል ሲባል እንዴት ነው የሆነ በቃ ሰው አንተን ለማጭበርበር የሚል አይነት ኢሜሎች ማለት ነው። ስለዚህ እነኚህ አይነት ኢሜሎቹ በጣም በጣም ማለት መጥፎ ነገሮች ናቸው። ሰውን ኢሜል መላክ ለማጭበርበር ምናምን ሰው ኢሜሎችን መላክ ይሄ በጣም ማለት የሚያስጠላና ክፉ ድርጊት ነው ማለት ነው። ኢሜልም ሲላክ በስራ ጉዳይ መሆን አለበት። ነገሮቹ እንትን ሲደረጉም ኢሜሉ አሁን ኢሜሉ ባደገው ሀገራት ለብዙ ነገር ነው የሚያገለግለው ለማርኬቲንግም ሊሆን ይችላል። ለተለያዩ ነገሮች ኢሜል እንጠቀማለን ማለት ይጠቀማሉ ማለት ነው። ስለዚህ ኢሜል ለብዙ ጉዳዮች አሁንም ለብዙ ነገር ያገለግላል ማለት ነው። እና ኢሜሌ መላላክ ነገሮችን እንትን ማለት እንግዲህ የዘመነ የሰዎች የሁኔታ ማለት የአኗኗር እና የመኖር ሁኔታ ነው ማለት ነው። ስለዚህ አንድ ሰው ኢሜል የሚቀበል ከሆነ የዘመነ ሰው ኢሜል ተቀብሎ ግብይት ካለ በዛ በኢሜሉ መፈጸም ይችላል። የሚፈልገውን ነገር ድንገት ካለ በኢሜል አማካኝነት ግብይቶችን ነገሮችን አሁን ማውራት የሚገባውን ነገሮችን በኢሜል አማካኝነት ማከናወን ይችላል ማለት ነው። ኢሜል እንግዲህ ብዙ ለብዙ ነገር ያገለግላል እና እንደ ኢትዮጵያ ኢሜል ብዙም ማለት ብዙ ሰው ኢሜልን ለንግድ ምናምን ተጠቅሞ አያውቅም። ኢሜል የሚጠቀመው ለምንድነው? የሆነ በቃ መልእክት ልክ ለማንኛውም ሶሻል ሚዲያ እንጂ ኢሜልን ለንግድ ስራ የሚጠቀም ሰው እኔ አብዛኛው ማለት አይቼው አላውቅም። እና ያ ምንድነው? ኢሜል እንግዲህ ንግድ ነው እንግዲህ ሌላዎች ሀገር አለ ንግድ ይነገርበታል በዛ በጣም ብዙ ስራዎቹ ይሰራሉ እና ኢሜል ያለው ኢሜል እንግዲህ ስራ አይሰራም ማለት ነው። ኢሜል ሰውን ማግኘት የሚቻለው በኢሜሉ ነው እና ስልክ ቁጥር አሁን ለምሳሌ እኛ ጋር እኛ ሀገር ወይም እንደ ኢትዮጵያ ስልክ ቁጥር ነው ማለት ነው። ስልክ ቁጥር የሚያገለግለው ምንድነው? ለንግድ ምናምን ልክ እንደዛ ሌሎች ሀገር አባደጉ ሀገር አለ ኢሜል ይቺም ማለት ይሄ የተለያዩ የኢሜል አይነቶች አሉ። አሁን ለምሳሌ እኛ ጋር ኢሜል ነው ማለት የጎግል ካምፓኒ ኢሜል መስራቹ እንትን ነው እና ሌላ ቦታ ላይ ደግሞ የተለያዩ የኢሜል አይነቶቹ አሉ። እነዛን ተጠቅሞ ግብይቶችን ይፈጽማሉ ማለት ነው

ኢንተርኔት አለ ለሚለው ኢንተርኔት አዎ አለ ኢንተርኔቱ ደግሞ ፈጣን አይደለም በጣም የሚያስጠላው ቀርፋፓ የሆነ ኢንተርኔት አይነት ነው። ያለው እና እና ያን ኢንተርኔት እንትን ዝርጋታውን በተለይ አሁን ወደ እንደ ኢትዮጵያ ዝርጋታው አልቋል እንጂ ስራ አሁን ለምሳሌ የኢንተርኔት ፊጥኔት እነዛን ፎር ጂ ፋይብ ጂ የምንላቸው እንትኖች የኢንተርኔት አይነቶቹ ስም እንጂ የምናውቀው እንግዲህ በተግባር ላይ የሌሉ ናቸው ማለት ነው። አሁን ለምሳሌ እኛ ጋር ፎርጂ የሚባለው ዝም ብሎ ይሄ የፎርጂ ምልክት ካሳየ ፎርጂ ይባላል። እና ያ ልክ አይደለም ፎርጂ ፎርጂ አገልግሎቱን መስጠት አለበት እንጂ ዝም ብሎ የፎርጂ ምልክት ስላሳየ ብቻ ፎርጂ ነው ማለት አይደለም። እና ተደራሽነት ዝም ብሎ ያው ተደራሽነቱን አስፍቷል እንጂ። እንትኑን ይሄ ኔትወርክ አክሰሱ አሁነ ፍጥነቱን እና የኔትወርክ ጥራቱ ምንም በቃ እዚህ ገባ ሚባል እንትን የለም። ጥራት እና እንትን የለም ስለሌለው ምንም የምፈይድ ነገር የለም። አሁን እንደ ኢትዮጵያ ልክ አሁን ኢትዮ ቴሌኮምን ይሄ እንትኖቹን የምጠቀም ሰው ምንም የምጠቀም ነገር የለም አሁን ዝም ብሎ በየ እንትኑ ይከፍላል እንጂ የብሩን ምንም የምጠቀም ነገር የለም ማለት ነው። እና ገንዘብ አውጥቶ ሰው መጠቀም አለበት አሁን ኢንተርኔት ምንም እንግዲህ የሚጠቅም ኢንተርኔት አንትኑ የለም። እውነት ለመናገር ዝም ብሎ ሰው በየወሩ ገንዘብም ለቴሌ የሚከፍለው ዝም ብሎ ነው እንጂ። ምንም የሚፈይድ እንትን የለም። እና በጣም የሚያስጠላ በዛ ላይ ዋጋ ጭማሪው ነው። ዋጋ ጭማሪ በየቀኑ ይደረጋል ጭማሪ ማለት ነው። ያ ጭማሪ የሚደረገው አሁን መስሪያቤት እያንዳንዱን እንትን አይቶ ይለቃሉ ማለት የጭማሪውን ግን ጭማሪው ትክክል ነው ማለት አይደለም። ጭማሬው በጣም የሚያናድድ እና የሆነ ልክ ያልሆነ ጭማሪ አይነቶች ናቸው። እንጂ ጭማሪው ትክክል ነው ማለት አይደለም። እና ሰው አሁን ለምሳሌ እንደ ኢትዮጵያ በጣም የሚያናድደውና በጣም የሚያስጠላው ነገር ምንድነው? በቃ ዝም ብሎ የሆነ ኢንተርኔት ብሎ የስም ኢንተርኔት እንጂ ሰው ተጠቅሞ የሆነ የሚጠቀምበት ነገር አንድም ነገር የለም። አንድም ነገር ስለሌለ ያው እንትኖቹን አሁን ማለት ክፍያዎቹን ዝቅ አድርጎ ሰው በሚጠቀምበት ልክ ቢከፍል በጣም ደስ የሚል ነገር ነው። ግን ያን ከማድረግ ይልቅ ወሬ ማብዛት በቃ ዝም ብሎ ከመሬት ምንም ስራ ሳይሰራ የሆነ በቃ ልክ ስራውን ሰርቶ እንደጨረሰ አይነት የሆነ ነገሮችን ማውራት በጣም የሚደብር። ሁኔታ ነው። እና ያ የለስራም ወይ አንድ ሰው ስራ ለመስራት በቃ አፈታት ይባላል። አሁን ለምሳሌ አፍታት የሚባለው ለምግብ እንጂ ለእንትነ አፍታት የሚባል ነገር የለም። በእርግጥ ግን በጣም የሰውን አፈተ ስራን እንዳይሰራ የሆነ የሚያደርግ ኔትወርክ አይነት ነው። ኢትዮጵያ ውስጥ አሁን ኢንተርኔት አይነት በጣም የሚያስጠላ የሆነ ኢንተርኔት አይነት ስለሆነ በጣም ይደብራል። አሁን እኛ ስራ መስራት አንችልም በኢትዮጵያ ኢንተርኔት ማለት ነው። ወይም ኔትወር ማለት ነው። ያ ለምንድነው የሚሆነው? ኔትወርኩ በጣም ቀርፋፋ ከመሆኑ የተነሳ ስራ እምቢቀም የሚያሰራ ስራ አያሰራም ማለታችን ነው ምንም የሚያሰራ እንትን የለም። እና ያ በጣም የሚያናድድ ነው ማለት ነው። በአንድ ጎን በሌላ ጎን ደግሞ እንግዲህ መንግስት በራሱ እንትን ለውጦቹን አሁን ማምጣት ጥቅሙ ለህዝብ ነው። እንግዲህ ኢንተርኔቱም ይሁን ምኑ ህዝብ የሚጠቀምበት ነገር ስለሆነ ያን አስተያየትም አድርጎ ምን አድርጎ ዋጋውን እንኳን ቀንሶ የሆነ ሰው እንድትጠቀም እንዲያደርግ ቢፈቀድ በጣም ጥሩ ነገር ነው።

ክላውድ ማከማቻ ትጠቀማለህ ለሚለው እንትን ክላውድ ማከማቻውን እኔ ማለት እንትን አርጌ በራሴ ማለት ነው። የምጠቀመው እንትን ማለት የፈጠርኩት ክላውድ ባይኖርም ግን የተሰራውን ክላውድ አሁን ለምሳሌ የጎግል ክላውድ አለ የ የጎግል ክላውድ የአዞራ የተለያዩ ክላውዶቹ እንትኖች አሉ እና እነዛን ክላውዶችን እጠቀማለሁ ማለት ነው። እና ያ ክላውድ የሚያገለግለው መረጃዎቹን ለማስቀመጥ ማለት ነው። መረጃዎችን አስቀምጦ እንትን ለማለት ያገለግላል ማለት ነው። ክላውድ በጣም ማለት ለሰው ልጅ አስፈላጊ ነገር እንትን ነው ማለት ነው። ክላውድ ክላውድ እንትን ሲደረግ ምንድነው? የሚሆነው ክላውድ ላይ አሁን ለምሳሌ መረጃዎቹ ሲቀመጡ ደህንነታቸው ተጠብቆ ይቀመጣል ማለት ነው። እና ያን እንትኖችን ደህንነቱ ተጠብቆ እንዲኖር ማድረግ የሚቻለው በ እንትን አማካኝነት ነው ማለት ነው። በ በ መረጃዎችን እንዲቀመጥ የሚቀመጠው ክላውዶቹ በጣም ማለት አስፈላጊ የሆኑ እንትኖች ናቸው ማለት ነው። እና ክላውድ ባይ መረጃዎችን ማስቀመጥ ምናምን አስፈላጊ ነገር ነው ምክንያቱም መረጃዎቹ እንዳይጠፉ ነው። ማለት የሚደረጉት እና ለዛ ክላውድን መጠቀም በጣም አስፈላጊ ነገር ነው ማለት ነው። ስለዚህ አብዛኛው ሰው ክላውድን አይጠቀምም። በፍላሽ ወይም በተለያዩ ሃርድ ዲስኮች መረጃዎችን ያስቀምጣል ያ ደግሞ ድንገት ሃርድ ዲስኩ እሚበላሽ የሚጠፋ ከሆነም አስቸጋሪ ነገር ነው። ግን ክላውድም አንዳንዴ ያው ፌል ሊሆን ይችላል አሁን ሰርቨሩ ፌል ሲሆን መረጃዎቹ እንትን ሊሉ ይችላል ወይም በሀከር እጄ ቢወድቅ ነገሮች አንዳንዴ የሆነ የማይሆን ነገር ሲሆን እንትን ሊል ስለሚችል እነዛን ነገሮችን በጣም መጠንቀቅ አስፈላጊ ነገር ነው ማለት ነው። እና አብዛኛውን ጊዜ ክላውድ መጠቀም ደግሞ ማለት ጥሩ ነው ምክንያቱም አንደኛ ስፔስንም ይይዛል ማለት ነው። ስፔስ አሁን ለምሳሌ እኔ ሃርድ ተሸክመህ ከምትዞር ኢንተርን ማለት ክላውንድ ላይ ባስቀምጥ መረጃዎቹን በጣም ማለት እንግዲህ ለመጠቀም ለማለት የት በሄድኩበት ቦታ ሁሉ ኢንተርኔት በሚሰራበት ቦታ ሁሉ ላይ ይሰራል። ማለት ነው ስለዚህ ያን እንትን መጠቀም በጣም አስፈላጊ ነገር ነው ማለት ነው። እና አንዳንዴ ማለት ሰዎች የሆነ እንትን ማለት አሁን የሚያስፈልጉ ነገሮችን ለማውረድ ምናምን ኢንተርኔት ወሳኝ ነገር ነው ያለ ኢንተርኔት አሁን በዚህን ሰዓት የሚሰሩ ስራዎች ሁሉ ልክ አይደሉም ማለት ነው። እና ኢንተርኔትን ተጠቅሞ ብዙ ማለት በኢንተርኔት የሚሰሩ ብዙ አሁን ስራዎች አሉ እንደ እንትን አይደለም እንደ ሌላዎች እንትኖች አይደለም እንደሌሎች ስራዎች ምናምን አይደለም ግን የሆነ እንትኖቹን አሁን ለምሳሌ ለመስራት የሚያስፈልገው ምንድነው? ክላውድ እና ማለት ኮ ክላውድ ካለ ደግሞ ኢንተርኔት ከኢንተርኔት ጋር የተገናኘ ኮምፒውተር ወይም ስልክ ምናምን መኖር አለበት። በዛ ዳውንሎድ ይደረጋል። እንትን ይሆናል እያንዳንዱ ነገር በክላውድ አማካኝነት ይሰራል ማለት ነው። እና እንዲህ ነው። ማለት አሁን ክላውድ የሚሰጠው ጥቅም ሃርድ ዲስክ አለ ላይሰጥ ይችላል ሃርድ ዲስክ ደግሞ ምንድነው? የሚጠቅመው እንግዲህ አንዳንዴ በሀከሮች እጅ የሆነ መረጃዎቹ እንዳይወድቁ እንትን ሊሉ ይችላሉ እና መረጃዎቹን እንትን ለማለት ጥንቃቄ የሚያስፈልጉ ጉዳዮች ናቸው ማለት ነው። የክላውዱም ይሁን የሃርድ ዲስኩም ሁሉም ነገር ጥንቃቄን ይፈልጋል

ማታ ምን አይነት ድምጽ ትሰማለህ? ማታ ድምጽ የምሰማው ድንገት ወይም የሆነ የትኖቹ የሚጮህ የእንስሳት ደምጽ ምናምን ሊሰማ እችላለሁ የዱር እንስሳት ማለት ነው። አንዳንድ ደግሞ የሆነ ጩኸቶችን ግጭት ምናምን ካለ ጩኸቶች ምናምን ልሰማ እችላለሁ። ደግሞ ገጠራማ አካባቢ ከሆነ እንትኖቹን አሁን ለምሳሌ የከብቶቹ ጩኸት የበሬ ላም የጊደር የመሳሰሉ ጩኸቶች እንትን ሊያሰሙ ይችላሉ ማለት ነው። እና ያን ድምጽ የሚሰማል ማለት ነው ያ ድምጽ ይሰማል ስለዚህ ድምጽ ሁሉም ድምጽ እንትን አልባ ማለት ነው። ልክ ነው ማለት ሳይሆን ሁሉም ድምጾቹ ማለት ድምጽ ይወጣል በርግጥ ከየትም የትም ይሁን እና። የእንዳንዱ እኔ እንትን ማለት ነገሮቹን ማጤን ማለት የምን ምንጽነው ምንድነው ምንድነው? ማለት ሰው ከሰው ጋር ተጣልቶ ነው ምንድነው የተፈጠረው ነገር አካባቢው ላይ ምንድነው እየሆነ ያለውን ነገር የሚለውን ነገር በየቀኑ ማየት ምናምን በጣም አስፈላጊ ነገር ነው ማለት ነው። ስለዚህ እና ዝም ብሎ ማለት በቃ ድምጽ እንትን ስላለ ብቻ በሚለው ዝም ማለት ጥሩ አይደለም እና እንትኖችን ድምፆቹ የምንም ድምጽ ናቸው። ምንድነው የሆነው ነገር አካባቢው ላይ ምን አዲስ ነገር አለ? የአንዳንዷን ነገር ልክ እንትን ማለት አስፈላጊ ነገር ነው ማለት ነው። እና ልክ እንደዚህ አሁን የዶሮ ጩኸቴ ሊሆን ይችላል። አንዳንዴ የሚሆኑ ነገሮቹ አይታወቁም እና ድምፆችን እንትን ማለት ለይቶ ማዳመጥ በጣም አስፈላጊ ነገር ነው ማለት ነው። እና በዚህ ዘመን በጣም ከባድ የሆነው ነገር የተደባለቀ የድምጾች ምናምን ሊሰማው ይችላሉ እና ያ ድምጽ በጣም ሚረብሽ ምናምን ድምጽ ከሆነ በጣም መጥፎ ነው ማለት ነው። ስለዚህ እና የእንዳንዷን ነገር አሁን ለምሳሌ አንድ ሰው የሚሆነውን ነገር የአንዳንዷን አጣርቶ እንትን ማለት በጣም ጥሩ ነው

ማደንዘዝ ትወዳለህ? አይ እኔ ማደንዘዝ አልወድም ማለት ማደንዘዝ ሚባለው ነገር ሰው እንዳያስተውል ወይም እንዳያስብ የሚያደርግ ነገር ስለሆነ እንዲህ አይነት ነገሮችን እኔ ብዙም በራሴም እንትን አልልም ሰውንም አልመክርም ማለት ነው። ስለዚህ እ ማደንዘዝ የሚባሉ እንግዲህ ጥሩ ነገር አይደለም እንደኔ ማለት ነው። ማደንዘዝ አዎ የደነዘዘ ምናምን እንግዲህ ሰውን ማደንዘዝ ምናምን ይሄ ጥሩ ነገር አይደለም ስለዚህ እኔ ምንም እዚህ ጋር እንትን ማደርገው ነገር የለም። አሁን የምደግፈው ነገር የለም። ስለዚህ ማድንዘዝ ሚመች ምርጥ ብዙም እንትን የሚል አይደለም ጥሩ አይደለም ለማለት ነው። እና እ ማደንዘዝ በራሱ በኩል እ ሰው አሁን ለምሳሌ የአንድን ነገር እንዳያስተውል እንዳያስብ እ በቃ አእምሮውን የሚጎዳ ነገር ነው። እኔ በራሴ ብዬ እንትን የምወስደው እና ስለዛ ምንም እ እንደሚደረግ ነገር የለም ማለት ነው። እና ለዛ መሆን ያለበት ማደንዘዙን እ ማለት ማደንዘዝ ስራ ማለት ክፋት የሰይጣን ስራ ነው። እና የሰይጣን ስራ ስለሆነ ሰው እንደዚህ አይነት ነገሮች ላይ እንዴት ባያደርግህ ማለት ባይሳተፍ ምናምን እ ጥሩ ብዬ አስባለሁ። ምክንያቱም እ ሰው እ ማደንዘዝ ማለት ምትደነዘዝ ሰው የራሱ ለምሳሌ ሰው ነው እንደማንኛውም ሰው ነው። ስለዚህ እ እንዲህ አይነት እንትኖቹን ሰው ባይጠቀምና ሰው ራሱ የሆነ ማለት የሆነ ልየት የሚል የ እግዚአብሔር ፍጡር ነው። ሰው ስለዚህ ሰው ሰው ላይ ተንኮልና ክፋት እ ምናምን ባይ ባይሸርብና እንትን ባያደርግ በጣም ጥሩ ነው ብዬ ነው። እኔ በራሴ የምወስደው ምክንያቱም እ አንድ ሰው ማሰብ እንዲችል አድርጎ እግዚአብሔር ፈጠረው ስለዚህ እንዳይችል አድርጎ የሚያደርግ ነገሮች ልክ አይደሉም ማለት ነው። ሰው አንድ ሰው እ ማሰብ እንዳይችል ተደርጎ የሚሰሩ ስራዎች ልክ አይደሉም። እና ለዛ ማሰብ እንዲችል አሁን ሰው ማሰብ እንዲችል ራሱን የሆነ እ ሰው ተፈጥሮአዊ እንትኑ ሰው አስቦ አልሞ አቅዶ እራሱን የሆነ ነገሮችን ያደርጋል። ስለዚህ እንዲህ አይነት መድሃኒቶቹን ማለት ማደንዘዝ አደንዛዥ እፅ ምናምን እነዛ አይነት እንትኖቹ በጣም ሰውንም ይጎዳሉ። እ ደግሞ ነገ አይደለም እንኳን ከሰው አልፈው ሀገርን የሚጎዳ ነገር ይኼ እንዲህ አይነት ተግባሮቹ በጣም ማለት ሀገርን ስለሚጎዳ እንዲህ አይነት ነገሮቹ ባይደረጉና እንትን ባይሉ በጣም ነው። እኔ በራሴ እንትን ምለው እና ያ ጉዳቱ እንግዲህ አሁን እኛ ቀለል አድርገን ስለምናይ እንጂ በጣም ከባድ የሆነ ጉዳትም ል እንትን ሊል ይችላል እንደ ሀገር ውድቀትንም ሊያስከትል ይችላል። ምክንያቱም ወጣቶቹ በ ተለያዩ እ አደንዛዥ እፆች እራሳ ማለት የሚበከሉ ከሆነ በጣም ከባድ ነው ማለት ነው። ስለዚህ እንዲህ አይነት ነገሮቹን አንደኛ እንደ ሀገር መንግስትም መውሰድ ያለበት አንዳንድ እርምጃዎች አሉ። እና መንግስት ደግሞ እርምጃ መውሰድ ያለበት ይሄ ህዝቡን ደግሞ ዝም ብሎ እንትን ማለት ከማለት ይልቅ እያንዳንዷን ነገር እ ምን እንደሚሆን ምን እንደሚፈጠር እያንዳንዷን ነገር መከታተል ከመንግስት ጎን ሆኖ ማድረግ አለበት። ብዬ በራሴ ወስዳለው። አስባለሁ

ፎቶ ማንሳት ትወዳለህ? ለሚለው እኔ ፎቶ ወይም ካሜራማን አይደለሁም። ግን ፎቶ አንዳንድ ቢሆንም የሚገርመው ነገሮችን ካየሁ፤ የሆነ ነገሮችን ብቻ ደስ የሚሉ ለአይን ማራኪ የሆኑ ነገሮችን ካየሁ ፎቶ አነሳለሁኝ። እና ያ ፎቀቶ ደግሞ በጣም ማለት በጣም የሚመች የሆነ በቃ ብቻ ዝም ብሎ የሆነ ሀሳብን መስረቅ የሚችል ፎቶዎች ምናምን አንዳንዴ አነሳለሁኝ ሁሌ አይደለም። እና አንድ ማለት ያው ካሜራማን ብሆን ኖሮ እንግዲህ ስራዬ ብዬ እየዞርኩኝ ምን እያልኩኝ አነሳ ነበር። ግን ካሜራማን ስላይደለሁ ፎቶ ያው በስልክ ነው እንትን የማደርገው እና ባገኘው አጋጣሚ ዝም ብዬ የሆነ ነገሮችን ፎቶ አነሳለኘ ሳነሳ ደግሞ የሆነ እንትኖችን ወስጄ አይደለም ማለት የሆነ አስቤ ወይም አቅጄ ምናምን ሳይሆን ድንገተኛ የሆነ ፎቶዎቹ ምናምን ይወጣሉ ማለት ነው። ስለዚህ ፎቶዎችን በድንገተኛ ሁኔታ ያው ወስጄ ፎቶ እንትን አደርጋለሁ ማለት ነው እና ግን ይሄ ፎቶ አሁን ካሜራማን በተለይ አስቦ አቅዶ ለቦታው ተጨንቆ የሆነ ወይም ፈጠራ ሀሳብ ካለ ያን እየተለማመደ ምን እያለ ፎቶ እንትን ያደርጋል ማለት ነው። እኔ ግን ዝም ብዬ መንገድ ላይ እየሄድኩኝ አሁን የሆነ የሚገርም ነገር የሆነ በቃ በጣም የሚገርም ነገሮችን ድንገተኛ የሆኑ ፎቶዎች ምናምን አንሳለሁኝ። እና ማለት የሆነ የሚያስቅ ነገር ሊሆን ይችላል ወይም የሆነ በጣም መሳጭ ቦታ ምናምን ሊሆን ይችላል የሆነ በቃ የሚገርም ነገሮችን አንዳንዴ ዝም ብዬ ራሴ እንትን ፎቶ ምናምን አነሳለሁ። ግን ያ እንደ ስራ አድርጌ ምናምን እንዴ ብዙም ግዜ እንትን አልልም። ስራ በእርግጥ የሚሰሩ ሰዎች እያንዳንዷን ነገር ለቅመው ምን አድርገው ተለማምደው እንኳን ፎቶ አሁን ለምሳሌ በምን የትኛው አንግል ብነሳ ነው የሚሻለው? እንዴት ቢደረግ ነው የሚሻለው? ላይቱንስ ምኑን ምኑን ብዙ ነገር አስበው እንትን አድርገው ነው። ግን ድንገተኛ የሚነሱ ፎቶዎች በጣም ገራሚ ሆነው ጽዱ ሆነው ነው የሚወጡት እና ያ በጣም የሚገርም እንትን ሁኔታ እኔም ፎቶ ማንሳት በድንገተኛ ሁኔታ ነው እንጂ አስቤ አቅጄ ምናምን ፎቶ ለማንሳት ብዬ እንትን አድርጌ አላውቅም። እና ያ ፎቶ ደግሞ ሲወጣ በጣም ገራሚ ሆኖ ነው የሚወጣው እና በጣም ደስ በሚል ፎቶዎቹ ይወጣሉ ያ የፎቶ ስታይል ማለት እኔ እንግዲህ በራሴ ማንም ሰው ፎቶ ሊያነሳ ይችላል። በራሱ በስልኩም ይሆን በምኑ ፎቶ ሊያነሳ ይችላል እና በጣም ገራሚ ፎቶዎችም ድንገተኛ ይነሳሉ ማለት ነው። ድንገተኛ ፎቶዎችን ሊነሱ ይችላሉ። እና አንድ ታሪክ ምንድነው እኔ ልጅ እያለሁ ፎቶ አልወድም። ማለት ራሴም መነሳት አልፈልግም ሰውንም ፎቶ ማንሳት ምናምን አልፈልግም ግን አሁን እኔ ራሴ አዘውትሬ ፎቶ ባልነሳም ግን ነገሮችን የሆነ ድንገት ባገኘው እንትን ፎቶ ሳላነሳ አላልፍም ማለት ነው። እንግዲህ ልጅ እያለሁ ያለኝን ባህሪዬ እና አሁን ያለው ባህሪ በጣም ይለያያል ማለት ነው። ልጅ እያለሁ እንግዲህ ፎቶ የሚባለው ነገር ብዙም እኔ አይመስጠኝም ግን አሁን አንዳንዴ አሁን ለምሳሌ የሆነ አዳዲስ እንትኖችን ሀሳቦችን እንኳን ማፍለቅ የሚቻለው የሆነ ፎቶዎችን ይሄ እንዲህ ከሆነ እንዲህ አይነት እንዲህ እንዲህ አይነት ነገር እንደዚህ በሆነ የሚል ሀሳብም ሊመጣ የሚችለው በፎቶዎች ማካኘት ምክንያት ነው ድሮ የሆነ ታሪካዊ የሆኑ ፎቶዎችን በማየት አሁን ደግሞ ዘመናዊ ምን አይነት ማለት ድሮ እንዲህ ሆኖ ነበር አሁን ምን መሆን አለበት የሚለውን አቅጣጫ እንኳን ማሰብ የሚቻለው የማስታወሻዎችን እንዲ አይነት ፎቶዎችን በተቀመጡበት ቦታዎችን በማየት መሆን ያለበትን ነገር ያው ለፎቶ ፎቶ በራሱ የሆነ ምስክርነትን ያስቀምጣል ማለት ነው በራሱ። አሁን ለምሳሌ ድሮ የአድዋን እንትን ጦር ማለት የዛኔ የነበረውን ሂደት ፖለቲካ ነው እውነታው ጦርነቱ ምኑ ምኑ በፎቶ እና በቪዲዮ አማካኝነት ተቀርጸው ተቀምጠው አሉ እና እና ያ ጊዜ እንግዲህ አሁን ተመልሰን ስናየው በጣም ታሪክ ነው የሚገርም ነው ግን በጣም ጥፋቶቹ ይታያሉ። እንዲህ አይነት ነገሮቹን ሰው ከጥፋቱ እንዲማርም ሊያደርግ ይችላል ማለት ነው

"በብእር ወይስ በእርሳስ ነው የምትጻፈው?" ማለት እኔ አብዛኛውን ጊዜ ምጽፈው በብእር ነው ማለት በኤስክሪፕቶ ይባላል። እንግዲህ በኤስክሪፕቶ ጽሁፎችን እጽፋለሁኝ እርሳስ እንግዲህ ለህፃናቱም ለመለማመጃነት ያገለግላል እንጂ ጽሁፎችን ምናምን ጽፎ ለረጅም ጊዜ ማስቀመጥ በእርሳስ አይሆንም። እርሳስ ምንድነው አንደኛ እንትኑ ከጊዜ ቆይታ በኋላ ቅለሙን ራሱን እየለቀቀ እየጠፋ ይሄዳል ማለት ነው። እስክሪፕቶም እንኳን ከዘመናት ቆይታ በኋላ ቦታ ማለት ደህና ቦታ ካልተቀመጠ ልክ እስክሪፕቶ ቀለም እንደፈሰሰ አይነት ነገር ሆኖ ራሱ ደልዞ ራሱ እንትን ሊል ይችላል ሊጠፋ ይችላል ማለት ነው። ያ ጥንቃቄ ከመጉደሉ የተነሳ ማለት ነው። አሁን እርሳስ ዝም ብሎ ከቆይታ የተነሳ እንዲጠፋ ይችላል ምክንያቱም ያ በዛ ላይ እንትን የሚደረገው አይረን እንትኑ እየተነነ እየተነነ ሊጠፋ ይችላል። ስለዚህ ያ እርሳስ በእርሳስ የተጻፈና በእስክሪፕቶ የተጻፈ ልዩነቱ ስክሪፕቶም አቀማመጡ ደህና ቦታ ማለት ሰው ሲያስቀምጥ ደህና ቦታ ካስቀመጠ አይበላሽም ምንም አይሆንም። ግን ስክሪፕቶ ማለት እርሳስ ምንም ቦታ ደና ቦታ አስቀምጥ ምንም ሁን ጨም መጥፋቱ አይቀርም ማለት ነው። እና ያ በጣም ልዩነት አለ ግን አሁን አንዴ ነገር ማለት የምፈልገው ምንድነው በእርሳስ የተጻፈና በስክሪፕቶ የተጻፈ ደስ የሚለው ከቆይታ አንፃር ስክሪፕቶ ይባልጣል። ግን ደስ የሚለውም ስክሪፕቶ ነው። እና ስክሪፕቶ አሁን ለምሳሌ በስክሪፕቶ መጽሐፍን ምቾት የሚሰጠው በስክሪፕቶ መጽሐፍ ነው እንጂ በእርሳስ ምናምን እንግዲህ እርሳስ ለመለማመጃነት ያህል ነው የሚያገለግለው። እኔ እንደኔ ማለት ነው እና አብዛኛው ሰውም ቢሆን የትም ስራ ቦታም ይሁን የትም ይሁን በስክሪፕቶ ስራ ማለት የሚሰራ ሰው እንጂ በእርሳስ የሚሰራ ሰው አይቼ አላውቅ። ምክንያቱም እርሳስ ማለት ጊዜያዊ የሆነ ነገር አድርጎ ለመተው እንጂ ጊዜያዊ የሆነ ጽሁፎችን ጽፎ የሆነ ነገሮችን አድርጎ መተው እንጂ ለዘላቂ መፍትሄ የሚሆን ወይም ለዘላቂ ቢያንስ እንደውም አንድ አመት እንኳን በስነ ስርዓት ጽሁፉ መቀመጥ አይችልም ማለት ነው። በእርሳስ የተጻፈ ይጠፋል። እና ያ ችግሩ እርሳሱ ላይ ሳይሆን ሰው እርሳስ ሚጠቀመው ለመለማመጃነት ያህል መሆን አለበት እንጂ የሆነ ጽሁፉን ለረጅም ጊዜ ለማስቀመጥ ምናምን ለረጅም አመታት ለማስቀመጥ እርሳስ ተመራጭ ሊሆን አይችልም ማለት ነው። በምርጫ ውስጥም ሊገባ አይችልም። ስለዚህ እርሳስ ደግሞ ምንም እንትን ይሁን ምን እንደ ስክሪፕቶን ሊያገለግል አይችልም ማለት ነው። ስለዚህ ስክሪፕቶን መጠቀም እንደ እርሳስ መሆን ስለማይገባ እኔ በበኩሌ ከ እርሳስ ይልቅ ቢኢር ወይም ስክሪፕቶ ለኔ ይመቼኛል ማለት ነው። እና ስክሪፕቶ እንትን ሲደረግ በስክሪፕቶ የተጻፈና በእርሳስ የተጻፈ የቱ ነው እንትን የሚደረገው ካልከኝ ስክሪፕቶ በስክሪፕቶ የተጻፈ በጣም ማለት ይሄ ትኑ ቀለሙንም አይለቅም ምኑንም እንትን አይልም ስለዚህ ደስ የሚል እንትን አለ ማለት ነው እና እርሳስ በቃ መለማመጃነት እንዴት ያው ሰው ህፃናት ለመለማመድ አሁን መኋለህፃናት ትምህርት ቤት በተለይ ማለት ሚቀመጠው እርሳስና የእርሳስ ማጥፊያ እንትን ላጲስ ማለት ነው። ላጲስ ያው እርሳስ የጻፈበትን ለማጥፋት ነው። እ እስክርፕቶ አሁን የጻፈበትን ማጥፋት ይቻላል አይቻልም አስክርፕቶ አንድ ወርቀት ላይ ያዘ ማለት ያን እንግዲህ ወርቀቱ ካልተቀደደ በስተቀር ወይም የሆነ ነገር ካልሆነ በስተቀር ስክሪፕቶ ነው። ማጥፋት በጣም ከባድ ነው ማለት ነው። ግን ፍቆም ብሆም ምን አርጎ ስክሪፕቶን ማጥፋት በጣም የሚከብድ ነገር ነው። ስለዚህ ስክሪፕቶ የያዘውን ነገር እንትን አይልም አይለቅም ስለዚህ ስክሪፕቶ ከእርሳስ የሚበልጠውና በጣም ደስ የሚለው በዛ በኩል ነው ማለት ነው። እና እርሳስ አንድ ዋጋንም አሁን ስናይ የማይጠቅሙ ነገሮች ማለት የሆነ ለተራ ለጊዜያዊ የሆኑ እንትኖቹ ዋጋም እርካሽ ነው እንዴ ሌሎች አይደለም አሁን ለምሳሌ በጣም ለረጅም ጊዜ የሚያገለግል ስክሪፕቶና ለአጭር ጊዜ እንትን መሆን እርሳስ እኩል እንትን አይሆንም ስለዚህ ያን እንትን ማድረግ ይቻላል ማለት ነው

በባህላቸው ሰርግ እንዴት ይከናወናል? ሰርግም ምከናወነው እንግዲህ ሁለት ማለት አንድ ወንድና ሴት መጀመሪያ እርስ በእርስ ይግባባሉ ወይም ይነጋገራሉ ከዛ በሂደት ከቆይታ አንፃር ከመለማመድ እና ከአንዳንድ ከመጠናናት አንፃር ከዛ የተወሰነ ቆይቶ ቦኋላ ያው የባህሉ መስረት ወደ ሴቷ ቤት ሽንግልና ይላካል ማለት ነው። እርሷ እንጋባ የምትል ከሆነ ማለት በመጋባት ላይ የምትስማማ ከሆነ ሽምግልና ይላካል ሶስት ሽምግል ሽማግሌ ሽማግሌ ሲላክ ምንድነው የሚደረገው በቴ ዳቦ ምናምን ይዘው ይሄዳሉ ማለት ነው መጠጥ የሚጠጡበት ነገር ምናምን ይዞ በማለት በልጅቷ ቤት ማለት ይሄዳሉ ከዛ ሽምግልናውን ፕሮሰስ ይጀምራሉ ማለት ይሄዳሉ ከዛ ቦኋላ እንግዲህ እሷ ቤተሰቦቹ ተቀምጦ ነው እንግዲህ ያሉት ሲገቡ ምናምን ተቀመጡ ተቀመጡ አይ እኛ አንቀመጥም እንትኑ ጉዳያችን ሳትጨርሱ እኛ የምንቀመጥበት ጉዳይ ለማን ይላል ግግም ይላል ማለት ነው። ከዛ እንደ ምንም ብሎ ለምን መጣችሁ ምናምን ብሎ ይጠይቃችኋል አንቀመጥም ከተባሉ ቦኋላ እናንተ ሳትስማሙ እኛ አንቀመጥም ምናምን ከሆነ እሺ ለምን መጣችሁ ምን እገር ጣላችሁ ምናምን ብሎ ይጠይቃል ከዛ እኛ የመጣነው እንግዲህ ልጃችሁን ለ ልጃችን በሚል እንትን ነው የመጣነው ልጁም እንዲህ እንዲህ እንዲህ እንዲህ ብሎ ስለ ልጁ ባህሪ ስለ ልጁ ያለውን ነገር መልካም ነገሩን እነሱ ይገልጻሉ ለየልጂቷ ባለቤት ማለት ለልጂቷ ቤተሰቦቹ ማለት ነው። ይገልጻሉ ከዛ ሽማግሌዎች ማለት ነው ከገለጹ ቦኋላ የምስማሙ ከሆነ ማለት ያንገራግራሉ ብቻ ቶሎ እንትን ብሎ ወደ ሽምግልና እንትን አይገባውም። እሺ አይሉም እና በጣም አልፊቶ አነሰ ሲባል እስከ ሁለት ሰዓት ሶስት ሰዓት ሊወስድ ይችላል አቁሞ ማለት ነው። ከዛ መጨረሻ ላይ ምን ይላሉ መስማሙ ከሆነ እነሱን እንድቀመጡ ያደርጋል። ከዛ ከተቀመጡ ቦኋላ ምግብ ምናምን የምትጠጣ ነገር ይቀርብላቸዋል ማለት ነው ከዛ ከቀረበ ቦኋላ እነሱ ማለት ያመጡትን ነገር ተቀብሎ ከዛ እነሱ የሚበላ መጠጣ ምናምን ነገር ካቀረበ ቦኋላ እንግዲህ ፎቶ ምናምን የፎቶ ፕሮግራም ይኖራል። ከዛ ፕሮግራሙን እንደጨረሱ እንግዲህ በልበሉ ተባብለው እንግዲህ ከልጅቷ ቤተሰብ ሽማግሌዎቹ ይወጣሉ ማለት ነው። እንግዲህ የወጣውን ይዞ መረጃውን ወደ ልጁ ቤተሰብ ጋር አካባቢ ይመጡና እንግዲህ እንዲህ እንዲህ ተብለናል እንዲህ እንዲህ እንዲህ እንዲህ እያንዳንዷን ነገር የተ ማለት የተናገሩትን ነገር ከእነሱ ጋር ያወሩትን ነገር አምጥቶ ለልጁ ቤተሰቦቹን ለልጁ ለልጁ እና ለልጁ ቤተሰቦቹን ይናገራሉ ማለት ነው። አንድ ሽማግሌዎች ከዛ ሽማግሌዎች እንደዛ አውርተው እንትን ካሉ በኋላ ልጁ ደግሞ ያለውን ነገር ምን ማድረግ እንዳለብን አንዳንድ ነገሮችን ደግሞ ከሌላ ሰው ጋር ምክር ይመካከራል ማለት ነው። ከተመካከረ ቦኋላ መሆን የምችል ያው እነሱ ያቀረበው ድንገት ሀሳብ ካለ ሀሳቡ ነው ድማሬ የምችል መቀበል የሚችል ወይም የሆነ ነገር መፍትሄ ሀሳቦችን ድንገት ካሉ እነዛን ሀሳቦችን ይሰማሃል ማለት ለሽማግሌዎቹ ይናገራሉ። ሽማግሌዎቹም በቃ በዛ ሀሳብ ተስማምቶ የሰርግ ቀን ቀጠሮ ይቆረጣል ማለት ነው። ከዛ መረጃ ባገኘሁት ነው እንትን ማለት ነው ከዛ የሰርግ ቀን ቀጠሮ ይቆረጥና እንግዲህ ልጁ ቤተሰብ መረጃውን ማለት ሽማግሌዎች እንግዲህ በ በሌላ መንገድ ልጆ ማለት ለልጇ ቤተሰብ መረጃዎቹን እንዲህ እንዲህ እንዲህ እንዲህ እያሉ እና ሰርጉን እንዲህ አይነት እንዲህ እንዲህ የሚለው የሚለውን ነገር ያወራሉ ማለት ነው ካወሩ ቦኋላ እንግዲህ እስከመጨረሻ ተጋብተው ሰማንያ ፍርማ አባላል አለ እነዛን ተፈራርሞ ምን ብሎ እስኪጨርሱ ድረስ የልጅቱ ማለት የልጁ ቤተሰብ ወይ እነዚህ ሽማግሌዎቹ ምንድነው የአንዳንዷን ነገር ደረጃ ይከታተላል ያያል ይጠይቃቸዋል መጨረሻ ላይ ያው የተስማሙበትን ነገር አቅርቦ እነሱም ያው መጨረሻ አንትን ያደርጋሉ ማለት ነው።

የምወደው ምግብ እኔ ምግብ በርግጥ ሁሉንም አልጠላም ግን በምግብ አዘጋጃጀት ዙሪያ ላይ በጣም አሁን አንዳንዴ የሚሰሩት ሰዎች ጥንቃቄ ካለመውሰድ የተነሳ የሰው ጨጓራ ሊያልቅ ይችላል የምግቡ እንትን ጣዕም ላይጣፍጥ ይችላል እና ይሄም ድርቅ ከምን የተነሳ ነው ከምግብ አዘገጃጀቱ አሁን ለምሳሌ አንድ ሰው ምግብ ሲያዘጋጅ የአንዳንዷን ነገር የምግብ ፕሮሲጀሮች አሉ አሁን ለምሳሌ እንግዲህ በእኛ ሀገር አሁን እንደ ኢትዮጵያ ሰው ማለት በልምድ ወን ከቤተሰብ ምናምን ምግብ አሰራርን ለምደው ምናምን እንትን አድርገው ይወጣሉ እንጂ እንዲህ እንትን የሚያደርጉት ነገር የለም ስለዚህ ሰው ማለት አሁን ቤተሰብ ምናምን ያስተምራቸዋል ልጆቼን ማለት ነው እንጂ ሰው እንትን አድርጎ ማለት ተምሮ የሆነ እውቀት እውቀት ወይም ከኮሌጅ ምናምን አብዛኛው ማዳሞቹ ተመርቆ ምናምን አይደለም በኢትዮጵያ ውስጥ የሚሰሩት ምናምን እና ምንድነው ልምድ አንፃር አሁን ለምሳሌ እንጀራ መጋገር ከቻለች ወጥ መስራት ከቻለች እንግዲህ ይበቃል እላለሁ ማለት ይሄ ባህላዊ አመለካከት ሆነ ነው ስለዚህ አንድ ሰው በሰው ማለት ለሰው ማለት በሰውነት ኮንቴንቱ አሁን ያለበት አሁን ለምሳሌ የሚያስፈልገው ለአንድ ሰው ካሎሪ የሚያስፈልገውን ካሎሪ መጥኖ መስራት ምናምን አልተለመደም አልተለመደም ለዛ ዝም ብሎ ምግብ ተብሎ ያው ይቀርባል እንጂ ይሰራል እንጂ አሁን ወጥ የዶሮ ወጥ እንኳን አሁን ለምሳሌ በጣም የሆነ የሚያቃጥል የሆነ በጣም ቀይ እና የሚያቃጥል የሰውን ጨጓራ የሚጨርስ አይነት ምግብ እንትን ነው የምሰሩት አብዛኛው እኔ አሁን ኢትዮጵያ ውስጥ የዶሮ ወጥ እወዳለሁኝ ግን እንዲህ አይነት አሰራሮቹ ጨጓራን ይጎዳሉ ማለት ነው ቀይ በርበሬ ቀይ ምናምን ብቻ ቻ ቅመማ ቅመም ይወስዱና የሆነ የሰውን ጨጓራ በቃ ልክ እንዳይሰራ አድርጎ ሽባ አድርጎ ማለት ነው በምግብ እንትን የሚሉ ሰዎች አሉ እና ምግብ ሲሰራ የምግብ አሰራር ወይም አዘጋጃጀት እንትኑ ደህና የሆነ የሆነ በመልካም ወይም የሆነ በዴና እንትን ወይም የሰለጠነ ማህበረሰብ ማለት አሰራር መሆን አለበት እንጂ አንድ ሰው እንትን ስለፈለገ ወይም የሆነ በቃ ሰው በልምድ በልምድ የተነሳ የሚሰሩ ስራዎቹ አግባብነት እና ትክክል አይደሉም ስለዚህ ምግብ ሲትሰራ ጥንቃቄ መወሰን አለበት በምንድነው የሰው ጨጓራ ይነካል ብቻ ጨጓራ ብቻ አይደለም ማንኛውም እንግዲህ በሰው ውስጥ ያሉ እንትኖቹን ሊነካ ስለሚችል ከፍተኛ የሆነ ጥንቃቄ ያስፈልጋል አሁን ለምሳሌ በአንዴ የሮብ ለትር ሮብ ለትር ውሃ ውስጥ ስንት ማንኪያ ወይም ስንት ግራም ጨው መግባት አለበት ስንት ግራም ሲኳር መግባት አለበት ስንት ይሄ በቃ ሁሉም ነገር በ ግራም መሆን ሲገባ ዝም ብሎ በእጄ ለከተው ይወስዱና በቃ እንደዚህ ወይ ይመራል ጨጓ ጨው ወይ ብርብሬ ያቃጥናል በቃ ምንም ምቾት እርድ ራሱ ዚንጀቤል በቃ በየ እንትኑ ሁሉም በቃ የሆነ እንትናቸው ኮንተንቱ የበዛበት ሲሆን የሰው ጨጓራ ይነካል አሁን ኮር ደግሞ ኦቨር አድርጎ ይወስዳል ካልሆነ ደግሞ ሲቼ ሁሉ ኦቨር አልኮል ይወስዳል ካልሆነ ይሄ ደግሞ እርድ የሚባለውን ነገር በጣም በቃ ጭጓራ እስኪያልቅ ድረስ የሆነ ምንም ሰው ለሰዎች ለማለት ለአንዳንድ ሰዎች ምንም አይሰማቸውም ግን የሰው ጨጓራ ያልቃል ሰው ይታመማል ምን ይሆናል ምንም ይሄ ኬር አይሰጠውም ማለት ነው ስለዚህ እንዲህ አይነት የምግብ አዘገጃጀት ስርዓቶቹ ቢቀረፉ ባይ ነኝ ምክንያቱም ምግብ አዘገጃጀት ራሱን የቻለ ማለት ትምህርት ዘርፍ አለ ወይም ቢማሩ ቃል አሁን ደግሞ ሰውንም የተማረ ሰውን ቢጠይቁ ምናምን ጥሩ ብዬ ነው በራሴ የምወስደው እና እንዲህ አይነት ነገሮችን መቀረፍ አለበት ብዬ አምናለሁ።

ዋይፋይ ትጠቀማለህ አዎ ዋይፋይ በጣም ማለት የሚጠቀመው እንግዲህ ዋይፋይ ነው ማለት ዋይፋይ በጣም ነው የምትጠቀመው እና ፊትነቱ እንግዲህ በጣም የሚደብረው ነገር ቢኖር ፍጥነትና አንተኑ ነው እንጂ ዋይፋይ እንደ ኢትዮጵያ ብዙም አይኖርም ብዙም አይኖርም ግን ማለት አሉ ማለት ብዙ ዝምብሎ አሉ እንጂ የሚሰሩ አይደለሁም ማለት ነው። በምትፈልገው ፍጥነት ምናምን የምሰራ አይደለም አሁን በዜሮ ነጥብ ምናምን ኪሎባይት የሚቆጥር ምን ለምን አግባብ አጉሎት ይውላል እንዴ ተብሎ ይታሰባል? አሁን ለምሳሌ እንዲህ አይነት እንትኖቹ ዳታዎቹ ማለት ዋይፋዎቹ ምንም ጥቅም የለላቸውም ማለት ነው። ዳታም እንኳን ብሆን በክሎባይት ምናምን አስር ክሎባት ከዛ በታች የምቆጥር ከሆነ ምንም ጥቅም የለውም። ባይሆን ባይሆን እንኳን ከአምስት መቶ በላይ ክሎባይት ምናምን የሚቆጥር ከሆነ ትንሽም ብሆን ይፈጥናል ብዬ በራሴ ውስጥ አለኝ። ግን አብዛኛውን ጊዜ አሁን ኢትዮጵያ የምታዩ ነገሮች ምንድን ናቸው? ክሎባይት ምናምን ዝም ብሎ የሆነ እንትኑን ይኖራል እንጂ የሚሰራ ክሎባይት አይደለም አሁን የዳታ ፍጥነቱ ማለት ነው። እዚህ ዳታን ዝም ብሎ አብርቶ እንትን ከማድረግ ውጪ ምንም ይፈዛል ከከፈትኩ በኋላ ይፈዛል ዝም ብሎ የሚሰራ ነገር አይታወቅም በቃ ያው እንደዛ የሆነ እየሆነ የሆነ ገንዘቡ ያልቃሉ ማለት ነው። ገንዘብ አለቀ ማለት እንግዲህ ስራውም ይቆማል ስለዚህ እንዲህ አይነት ነገሮች አብዛኛው ኢትዮጵያ ኔትወርክ እንትኖቹ እንደዚህ ናቸው እና ለዛ የሚመለከተው የመንግስት አካላት መፍትሄ አቅጣጫ ምናምን ቢያስቀምጥ በጣም ጥሩ ነገር ነው። ምክንያቱም ሰው ዋይፋይ ገዝተው አሁን ለምሳሌ ዋይፋይም በአምስት ሺህ ምናምን እቃዋን ማለት ነው። ገዝተው በዛ ላይ ዳታ እንትን ለማድረግ ራውተር ማለት ነው ዳታ ለመጨመር አንድ ሰው ባል አስራ አምስት ሺህ እስከ ሃያ ምናምን ሺህ ብር አውጥቶ አንድ እዚህ ባለው ቀን እስከ ሰላሳ ሺህ ብር ወጪ አውጥቶ ግን ምጠቀመው የሆነ ፈዛዛ የሆነ ነገር በቃ ለምንም የማይሆን በቃ የሰውን የሆነ ተስፋ የሚያስቆርጥ አይነት ኔትወርክ ነው። እና ኔትወርኩ በጣም ቢሻሻልና ቢስተካከል በራሴ በጣም ምፈልገው ነገር እንደዛ ነው። እና ፈጣን ኔትወርክ ደግሞ ለስራም በጣም ይመቻል ምናምን ምን ይሆናል እና አብዛኛው አሁን አሁን እኛ ጋር ያሉ የኔትወርክ እንትኖቹ አክሰሱ በጣም ደካማ ስለሆነ እኛም ነገሮችን መስራት አሁን ለምሳሌ ኦንላይን ስራ ምናምን ለመስራት በጣም ፈጣን የሆነ የተወርኮችን ምናምን ያስፈልጋል። እና ያ ፈተና ነው እንግዲህ በዚህን ሰዓት በጣም ፈታኙ ነገር እንግዲህ ኔትወርክ ነው ማለት ነው። ኔትወርክ ቀን ቀን መስራት ስራ መስራት ምናምን አንችልም ማታ ነው እንግዲህ ስራ ምናምን ያው የሚሰራው ማለት ነው እና ያ ሚሰራም ማታ ኔቶርክ መብራት ሊጠፋ ይችላል። የኔትወርክ ብልሽት ሊኖር ይችላል ዘውትር የሆነ በቃ ችግር አይጠፋም ማለት ነው። ችግርን እንደ ምንም ብለን ያው በትግስት ማለፍ እንጂ ችግሮቹ አይጠፉም እና ኔትወርኩ በጣም ማለት እንደ ኢትዮጵያ ኔትወርኩ ያለው ኔትወርኩ ሁኔታ በጣም ሚደብረ ና ሰው እንግዲህ ተስፋ የሚያስቆርጥ አይነት ኔቶርክ ነው ማለት ነው። ስለዚህ ብቻ ተስፋ አለመቁረጥ በትግስት እንግዲህ ጊዜ በጣም እየፈጠነ ነው እንደ ድሮ አይደለም አሁን ቀስ ቀስ ያለ አይመጣም እና በጣም ፈጣንም ስለሆነ መፍትሄ አቅጣጫዎቹ አይጠፉም በሚል ነው። እንግዲህ በትግስት እየተጠባበቀ ነው ያለነው እና እና ሰው መማር ምፈልግ ነገር ራሱን አፕዴት ለማድረግ ቢፈ ቢፈልግ እንኳን ኔትወርኩ በጣም ደካማ ስለሆነ ምንም በቃ ዝም ብሎ አይቶ አይቶ ለምንድነው ምናምን በለፋ ምናምን ብሎ ይተዋል እንጂ ምንም ምትጠቀም ነገር የለም። ማለት እንደዚህ አይነት ነገሮችን ራሱ ማለት መንግስት ማሻሻል የሚገቡ የሚገባቸው ስራዎች አሉ እና እነዛን አሻሽሎ አገልሎቱን እንኳን ዴና ሆኖ አገልሎቱንም አሻሽለው እንትን ቢያደርጉ ምንም ሚቆጭ ነገር የለም። ግን አገልግሎቱ በጣም አሁን በጣም እንትን ነው ፍጥነቱ ግን በጣም የሆነ ልክ ኤሊ እንደሚጓዝ አይነት ነገር ነው። እና በጣም ያ ነው ሚደብረው ሰው ገንዘብ አውጥቶ መጠቀም ካለበት እንግዲህ በአግባቡ መጠቀም እንጂ የሆነ ዝም ብሎ ገንዘብ እንደወጣ አይነት ነገር በጣም የሚያሳዝን ነገር ይሄ ነው።

ወደ ስራ አብዛኛውን ጊዜ ወደ ስራ መሄዱ በሰአት ነው የምሄደው። ከዛ በሰአት ሄጄ ስራ ምናምን ከጨረስኩኝ በኋላ በሰአት ደግሞ እመለሳለሁ ማለት ነው። እና ስራም በጊዜ ነው ማለት ስራ ሰርቼ ምናምን በጊዜ እመለሳለሁኝ ከዛ አምሽቼ ደግሞ ከዛ እመለሳለሁ አንዳንዴ ማለት ነው። እና አብዛኛውን ጊዜ የጠዋት ይቺ የስራ ምናምን ሰርቼ ልመለስ ችል ጊዜ እንግዲህ አንዳንዴ ትራንስፖርት በጣም ነው የሚያስቸግረው እና ትራንስፖርት ምናምን እየጠበኩኝ ምን እያልኩኝ እስከ ማታ ሶስት አራት ሰዓት ድረስ ያው ላመች እችላለሁ ማለት ነው። ውጪ እና ትራንስፖርት የጊሌን እንግዲህ ምክንያት ምናምን ማገኘው ከሆነ ድንገት ያንሳት ወደ ስራ ማሰማ ማዞር ይችላሉ ማለት ነው። እና ስራ እንግዲህ በጠዋቱ በስራ ሰዓት እንግዲህ ሄጄ በጠዋቱ ስራ ምናምን ሰርቼ ከዛ በኋላ ሃምሳ አመሻሽ አካባቢ እንግዲህ በጊዜ ወደ ቤት እመለሳለሁ እና ስመለስም እንግዲህ እንዲህ ነገሮቹ አሉ። አንዳንዴ ደግሞ የምፈጥሩ አንዳንዴ በመንገድ ዳሬ የምሆኑ ነገሮቹ እነዛንም ደግሞ ለመከላከል ያህል በጊዜ መመለስ በጣም ጥሩ ነው። እና በጊዜ ስንመለስ ቤት ውስጥም አንዳንዴ የተበላሹ ነገሮች ድንገት ካሉ እነዛንም ለማስተካከል በጊዜ መመለስ ይሻላል ማለት ነው። ይኸው በስራ ወደ ስራ ሰዓት በጠዋቱ ወደ ስራ ይከልና ከዛ በኋላ ከእሳት አመሻሽ ደግሞ እያንዳንዱ ነገር ያው ሶ ረፍት በሚያስፈልግበት ሰዓት ላይ ረብስ እንዲያደርግ በጊዜም ማለት ቢመለስ መልካም ነው። ግን አንዳንዴ እንደዛ ላይሆን ይሻላል ምክንያቱም አንዳንድ ጊዜ እኛ በምንፈልገው ነገር በምንፈልገው ጊዜ እናሳት ላናገኘው ላንችላለን ምክንያቱም ያ የምትፈጠረው ያው ተፈጥሮ አንዳንዴ የሚያስቀድሙ ነገሮች ስላሉ እኛ ማድረግ መንችል አንደኛ ከራሳችን የምትጠብቀውን ነገር ማንኛውንም ነገር ማድረግ መያየው እንችላለን። ምክንያቱም በጠዋት በጊዜ ተነስተን ሄደን ከዛ በጊዜ ከወጣን እንግዲህ የቀረውን ያው ምክንያት ምናምን ስለሌለ በእግር እንኳን በጣም ረጅም ጉዞ ነው የሚያስቆየው ምንድነው የሚለው አንድ ሲበዙ ሰላሳ ሰዓት መልበ እግር እስከ አንድ ሰዓት ምናምን የሚያስገድ መንገድ ነው ማለት ነው። ሶ ያ በጣም ከባድ ሊሆን ይችላል። ስለዚህ ሲራ በጊዜ መሰራቱም አንድ ነገር ሆኖ ግን በጊዜ በየት መግባትም አንድ የተዘለቀ ነገር ነው። ስለዚህ በግብ ስራን ማለት አለመበደል ራሱን የቻለ አንድ ጥሩ ነገር ሆኖ ግን አንዳንዴ እንዲህ አይነት ኬዞቹ ስራ እንዲበደል ሊያደርጉም ስለሚችሉ ጥንቃቄ መጀመሪያም ውሰጥ ግጤት አለብኝ ማለት ነው። ስለዚህ ለስራ የመቅረብ ቤት ምናምን ከሆነም እንኳን ለስራ የሚቅር ቤት ተከራይቼ መያዝ ግድ ይለኛል ማለት ነው። ምክንያቱም ስራውን እንዳይበደል የተለያዩ አማራጮችን መጠቀም አለብኝ

አዲስ አመትን እንዴት ታከብራለህ? ለምለው አዲስ አመትን እንግዲህ እኔ አብዛኛውን ግዜ ልየት አርጌ የማየው እንትን የለም ማለት በአንደኛውም ቀን። እንግዲህ ሁሉም ነገር ቃናቶቹ ምናምን ያው በአግባቡ ማሳዘብ ራሱን ይቻለ። ባል ነው ብዬ ነው ማስበው ምክንያቱም አዲስ አመት ብዬ እኔ ራሴ የሆነ እንትን አርጌ ልዩ ጥበቃ አርጌ ማለት ጠብቄ እንትን ማደርገው ግዜ። የለም አዲስ አመት ማለት እንግዲህ አመቱ የመጀመሪያው ቀን እንደማለት ነው። ስለዚህ አመቱ ከመጀመሩ በፊት በመጀመሪያው ቀን ደስተኛ ምናምን ያው አብዛኛው ሰው ለመሆን ይሞክራል። ከዛ እንደዛ እያለ ይሄዳል ማለት ነው። እና ስለዚህ ያ ቀን አብዛኛውን ግዜ አብዛኛውን ኢትዮጵያዊ ያው ሪላክስ እያረገ ማለት ነው እየተዝናና ምን እያለ ምግብ መጠጦች ማለት እርስ በርስ ተጠራርቶ የሚጠጡበት ምናምን ነው። ያ ቀን ማለት ነው። አዲስ አመት። ለምሳሌ አዲስ አመት በእኛ ኢንቁጣጣሽ ይባላል። እንቁጣጣሽ ማለት መስከረም አንድ በመስከረም አንድ እንግዲህ ማይሆን ነገር የለም። ይታረዳል ፍየል ይታረዳል። ዶሮ ምናምን ታርዶ ሁሉም ነገር እንትን ተዘጋጅተው እንግዲህ ሰው ሁሉ ተሰባስቦ የሚበላበትና የሚጠጣበት ቀን ነው ማለት ነው። ሰለዚህ የዛኔ የአመቱ መጀመሪያ ስለሆነ በአመቱ መጀመሪያ ጠግቦ ምናምን ብሎ ስራ እንግዲህ ከዚህ በኋላ በቃ በጣም በከፍተኛ ሀይልና ጥረት እንደሚሰራ ራሱን አሳምኖ ሚገባበት አመት ነው። ስለሆነ ያ አመት አመቱን ሳይሆን እንግዲህ አዲስ ቀን እንግዲህ አዲስ ቀን ያው ይመጣል በማለት በተስፋ ያን ባል ያከብራሉ ማለት ነው። እሄ ደግሞ እንግዲህ አንዳንድ በኢትዮጵያ ውስጥ ብዙ አይነት የዘመን መለወጫ አሁን አሁን ለምሳሌ የየ እንትኖች አሉ። የየብሄሮቹ የተለያዩ የዘመን መለወጫ አቆጣጠሮች አሉ። እንቁጣጣሽ እንግዲህ የአማራ ዘመን መለወጫ ባዓል ነው። ኮሮሚያ ደግሞ ኦሮ ምንድነው? ይሄ ባል አለ የሆነ እርቻ ማለት ነው። ርቻ ለኦሮማ የዘመን መለወጫ ነው። እሄ ደግሞ ሲዳማ ሲንድ ወደ ሲዳማ ላይ እንትን ነው ፍቼ ጨንበላላ እነዛ የዘመን መለወጫ የራሳቸው የሆነ የቀመር አሰራር አላቸው። ወደ ደግሞ ወደ ደቡብ ወላይታ ምናምን ስንመጣ ግፋታ ያው ግፋታ ነው። ልክ እንደዛ ሁሉም የራሱ የሆነ የዘመን አቆጣጠር ስርዓት አለው እና በዛ ስርዓት መሰረት የራሱን ዘመን መለወጫውን ያከብራሉ ማለት ነው። ያ ደሞ አብዛኛውን ግዜ የምሆነው ነገር አንዳንድ የጊዜ ቀመር የሚፈጠሩ እንትኖች ናቸው ማለት ነው። ስለዚህ የቀዘዘ ቀመር አቆጣጠሩን ሚቆጥሩት እንዴት ነው? አንደኛ በይ እንትን ጨረቃ ምናምን እና ጨረቃ እና ከዋክብት የሚሄዱበት እንትን ያ እነሱም ሚቆጥሩት አቆጣጠር ስታይል አላቸው። ቀጥሎ ደግሞ በሌላ አሁን ድንጋይ ጠጠር ምናምን ሰብስቦ የሆነ ሚቆጥሩበት የቁጥር ያቆጣጠር ስርዓትም አላቸው። እና እንደዛ አጠቃላይ ሁሉ ምንድነው? እሄ የግዜ አቆጣጠር ስርዓትን ለማወቅ እሚያገለግሉ ለነሱ ማለት የሚያገለግሉ መሳሪያዎች ናቸው ማለት ነው። ስለዚህ የተማረ ሰውም ሳይንቲስት የግዜ አቆጣጠር ቅንስወ ደምሮ እንደሚያመጣው ሁሉ እነሱም ደግሞ ራሳቸው የሆነ እንትኖችን ጠጥሮችን በመቁጠር ወይም የኳዋክብቶችን በመቁጠር ጊዜ ሰሌዳውን ያዘጋጃሉ ማለት ነው። እና ሲያዘጋጁም ያው ልክ ያው የመመሳሰል ባህሪ አለው ከእንትኑ ጋር ከሳይንሱ ጋር ስለዚህ እነሱ ራሳቸውን እንደዚ አረገው ያዘጋጃሉ ከዛ ባላት ብሎ ለራሱ ብሄር እንደዚህ አርጎ አዘጋጅቶ ይጠራሉ ማለት ነው

ቡና ወይስ ሻይን ትመርጣለህ? ላለው እኔ ቡና ነው የምመርጠው ሻይ ያቃጥለኛል እና ቡና ለመጠጣት ምናምን ያው በጣም የሚመቸኝ ነገር ቢኖር ቡና ነው ሻይ እንግዲህ ማለት ስኳሩ በጣም ሲበዛ ምናምን ጨጓራን ስለሚነካ ሻይ አልወደውም እና ቡና መጠጣት ምናምን በጣም ነው የሚመቸኝ ቡና ደግሞ ለጨጓራም ብዙም እንትን አይለኝም ማለት ነው። ጨጓራ የሚነካ አሁን ለምሳሌ ስኳሮች ምናምን ሻዪው ቅመማ ቅመመ ምናምን ሲበዛ ጨጓራ ይነካል እና ያ ደግሞ በጣም ለጨጓራ መጥፎ ነው ማለት ነው። ሻዪ ቡና በጣም የምወደው አንደኛ ውስጥ በቃ ለሁሉም ነገር ነው የሚያገለግለው አሁን ጉበት ጤናማ እንዲሆን ጨጓራ ጤናማ እንዲሆን ደግሞ አልፎ ተርፎ እርጅናንም ይቀንሳል ቡና እና የቡና ጥቅሞቹ ይህ ነው ተብሎ እንትን ተዘርዝሮ ሚያልቅ እንትን አይደለም ልክ ከነጭ ሽንኩርት ጋር እንደውም የማይተናነስ ጥቅም ይሰጣል ብል ማጋነን አይሆንብኝም። እና ቡና በራሱ ያለው በጣም ራሱ የሆነ ኮንቴንት ማለት የኮኬን መጠኑ እኔም ብዙ ነገሮቹ በቃ እንደ ቡና ያለ እንግዲህ የለም ብዬ ነው በራሴ እኔ እንትን የማደርገው እና ቡና አንድ በጣም ማለት ለመጠጣት የሚመች ብዙ ንጥረ ነገር በውስጡ ያለው ነው። ሻዪ እንግዲህ ስኳርና ቅጠል ምናምን ተፈልቶ ምናምን የሚደረገው ያ ደግሞ ብዙ ንጥረ ነገር በውስጡ ኖሮ ሳይሆን እንግዲህ የተቀመመም ነገር ስለሆነ ጨጓራን የሚነካው ማለት ነው። ቡና ተፈጥሮአዊ ነገር ነው ምንም የሚቀመም የሚጨምር ነገር ምንም ነገር የለም ንጹህ ቡና ስለሆነ ያው ቡናው ይጠጣል ማለት ነው። ተፈልቶም ይሁን በምንም ንጹህ የሆነው ነገር ነው የሚሻለው አሁን ቡና ሲለቀምም ሲቆላም ምንም ነገር ሲደረግም ግልጽ ነው። ሻይ ሲፈላ እንትኖቹ አሁን ለምሳሌ ሻይ ቅመማት ከምን እንደሚሰሩ ምን እንደ ምን እንዳሉ የሚያውቅ ሰው የለም። ግን እንትናቸው ይሰጣል የኮንተንት ማለት የፕሮዳክሽን እንትኑ ላይሰንስ ይኖራቸዋል ግን ሆኖም ከምን ከምን እንደሚሰራ እንግዲህ የሚያውቀው የድንገት የምግብና ጤና ሚኒስተር ምናምን በዛ በኩል ኢንስቲዩቱ ቢያውቅ እንጂ ለሁሉም ሰው ግልጽ የሆነ ነገር የለም ማለት ነው። ስለዚህ ያ ጉዳት አለው። ደግሞ ሻይ ማለት ጨጓራን እንዴት ይነካል ለሚለው እንትን ሻይ ተፈጥሮ እኔ ጨጓራ ላይ ሄዶ የማቃጠል ስሜት አለው። ማለት አሁን ጨጓራ ምንም ላይሰማው ሰው ምንም ላይሆን ይችላል ግን ጨጓራ ላለው ሰው ሄዶ ጨጓራውን ይልጣል ማለት ነው። እና ያ ሻይ በሻይ ውስጥ ያሉ ኮንተንቶቹ ምናምኖቹ በጣም ሰው እንዲጎዳ በጣም ይችላል ስለዚህ ከዛ ነገር ለመጠንቀቅ ቡና መጠጣት እንደ አማራጭ ይሻላል ማለት ነው። ከሻዪ ይልቅ ቡና መጠጣት በጣም ማለት አማራጭ ብቻ ሳይሆን ያው መፍትሄ አቅጣጫ ነው። ሻይ እንደሚያደርስው ጉዳት ቡና አያደርሰም ቡና ብዙም እንትን የለውም ጉዳት የለውም። የቡና እንትኑ ኮንቴንቱም እንኳን ቢበዛ እንጂ ጉዳት ማብዛት ማለት ማድረስ የሚችለው ኮንተንቱን አሁን በቀን ውስጥ አንድ ሲኒ ቡና ወይም ሁለት ሲኒ ቡና የሚጠጣ ሰው ምንም ጉዳት ወይም እንትን ነገር አያሳይም። ቡና በጣም ይጠቅማል በቀን ውስጥ አነሰ ቢባል ሶስት ወይም አራት ጊዜ ሁለት እስከ አራት ጊዜ በጠጣት ንጹህ ነው ምን ትክክል ማለት ጤናማ ሰው ነው ማለት ነው። ቢጠጣ ግን ሻይ ጠዋት ጠጥቶ ከሰአት መጠጣት በጣም ከባድ ነገር ነው የሚሆነው በጣም የማቃጠል እንትን አለው ስለዚህ አንድ ጊዜ በቀን በቀን አንድ ጊዜ ሁለት ጊዜ ሲበዛ ማለት ነው ይጠጣል እንጂ እንደ ቡና ሊሆን አይችልም ቡና በፈለከው ሰዓት ትጠጣለህ ችግር የለውም። ምንም የሚያሳስብ ነገር የለውም

ምግቤን ለሌሎች ማካፈል ትወዳለህ? አዎ ማለት ምግብ ማካፈል ሲባል ማዕድ ማጋራት ምናምን ማለት የተቸገረ ሰው ከሚበላው ካለኝ እኔ ከማገኘው ነገር ማካፈል ምግብም ይሁን ልብስም ይሁን ምንም ይሁን ምን እኔ ከማገኘው ነገር ማካፈል ካለኝ ማለት ለሌላው ማለት ለሌለው ሰው መስጠት ራሱን የቻለ በጎ ተግባር ነው ማለት ነው። ሶ እንዲህ አይነት ተግባሮችን እንዲበዙ ማድረግ ሶ ለምሳሌ እኔ ማድረግ የምችለውን ነገር ሌላው ማድረግ ስለማይችል ለሱ የሆነ ነገር ማድረግ አለብኝ ማለት ነው። ሶ ልክ አሁን እርዳታ ሲባል አሁን ለሌላው በጣም ከባድ የሆነ ነገር ነው ነገ በጣም የሆነ ቀላል ቀለል ያለ ነገር ሊኖር ይችላል ስለዚህ እንደዚህ አይነት ነገሮችን በቀላል መንገድ ችግሮችን መፍታት ይመችሃል ማለት ነው። አሁን ምግብ ለምሳሌ ለሌላው ምግብ አሁን እኔ ጋር ያለ ምግብ ወይን የተትረፈረፈ ምግብ ሚጣል እንኳን ሊሆን ይችላል ማለት ሰው ስለማይበላ ከቆይታ አንፃር ተበላሽቶ የሚጣል ምግብ እንኳን ሊኖር ይችላል ስለዚህ እንዳይበላሽ ሰው እንዲበላ ያ ደግሞ ተቸግሮ ያለ ሰው እንዳያገኝ ምግብ እንዲያገኝ የማድረግ ስራ ይሄ እንግዲህ የማሰብ ጉዳይ ነው። ስለዚህ መተሳሰብ ነገሮችን እኔ ካለኝ ነገር ለሌላው ማካፈል እንደዚህ በጎ ተግባራት አንደኛ የእግዚአብሔር ዘንድ መልካም ማለት የሚወደዱ ስራዎች ናቸው። ቀጥሎ ደግሞ ሰው ለሰው የምትተሳሰብን ሰው አሁን ለምሳሌ አንዱ ለአንዱ ያለውን ፍቅር ቦታ መከባበርን የሚያሳይ ነው። እና ሰው አሁን ለምሳሌ የሰው ልጅ ነው ሲቸገር አይቶ ዝም ከማለት ይልቅ የሰው ልጅ ስለሆነ በተቸገረበት ሳለ መድረስ ችግሮቹን መፍታት መነጋገር መወያየት ነው። የሚያስፈልገው አሁን ለምሳሌ ሰው እንኳን ከሰው አልፎ ለእንስሳት እንግዲህ በጣም በ ሰው ማለት የሆነ እሩሩህ የሆነ ልብ እንግዲህ ብዙ ነገሮችን ሲያደርግ እናያለን አሁን ውሻ በሌላ ጋር በውጭ ሀገራት አልጋ ላይ ነው ሚተኛው እኛ ጋር ግን ቤት ውስጥ እንኳን ይቅርና ደጃፍ ላይ አሁን ለምሳሌ ተኝቶ እንትን ማለት አይችልም እያሰሰ ሰፈሩን እያሰሰ እንዲያድር ነው የምንፈልገው። እና ልክ እንደዛ አላማ አሁን ለምሳሌ እነሱ ጋር ያለው ነገር ክብር ያለው ክብር እና ቦታ እኛ ጋር ላይኖር ይችላል። ስለዚህ እንደዚህ አይነት ነገሮችን መለማመድ መልካም የሆኑ ተግባራትን ከሌላ መውሰድ አብዛኛውን ጊዜ እኛ ሀገር ደግሞ መልካም ነገር ወይ መልካም መግባርን ከመውሰድ ይልቅ መጥፎ መጥፎዎችን መርጠን የምንወስድ አይነት ባህሪ ያለን ሰዎች ነን። አብዛኛው እንደዚህ አይነት ሰዎች አለን እና ይሄ ልክ አይደለም። መሆን ያለበት መልካም መልካም ምግባሩን እንግዲህ መጥፎን ትቶ መልካም መልካም ባህል እንኳን ቢሆን መልካሙን ባህል ተወስቶ መጥፎ ነገር መቅረት አለበት። አሁን ለምሳሌ እንደ ኢትዮጵያ የሴት ልጅ ግርዛት አንዳንድ ታቶ በሰውነት ላይ የሚሰሩ እንትኖቹ ጎጂ ባህሎች ናቸው። እነዛ እንዲህ አይነት ጎጂ ባህሎቹ ምን መደረግ አለባቸው? መቆም አለባቸው። መልካም ደግሞ ባህሪያት አሉ ማለት ባህሎች አሉ። ለምሳሌ አሁን ለሰርጉም ሴትና ወንድ የሚጋቡት እዛ ላይ የሽምግልና ምናምን ሚባለው እንግዲህ እንዲህ አይነት ነገሮቹ የሚበረታቱና እንትን የሚሉበት እውነት ነው። እና ያ አሁን ለምሳሌ ሁለቱም ጋር ልዩነት ያለው የተቸገረው እንግዲህ ለችግሩ የሚሆን ነገር ነው የሚፈልገው የጠገበው ደግሞ እንግዲህ የሆነ ምንም ስለማይመስለው ሊበትነው ይችላል ስለዚህ የተቸገረ ሰው መካፈል ነው ያለብብ ማለት ነው